ስንት ትራስ ትጠቀማለህ ለሚለው ጥያቄ? በነገራችን ላይ ትራስ በብዛት መጠቀም አስፈላጊ ነው ብዬ እኔ ከማያምኑ ሰዎች መካከል ነኝ። እኔ በመኝታ ላይ ቢቻል ለጥ ብዬ ብተኛ እመርጣለሁ። ነገር ግን አንድ ሰው ከአንድ ትራስ በላይ መጠቀም አለበት ብዬ ደግሞ አላምንም። በእውነቱ አንድ ሰው ከአንድ ትራስ በላይ መጠቀም አስፈላጊ ነው ብዬ ማለት እንትን አይደለም እኔ ከማይሉ ሰዎች ነኝ። አንዳንድ ሰዎች ሶስት ይጠቀማሉ አራት ይጠቀማሉ ሁለት ይጠቀማሉ። እኔ ግን በዋነኛነት የምጠቀመው ትራስ አንድ ትራስ ነው። ያም ትራስ ደግሞ ስሊም የሆነ ትራስ ማለት ጥፍጥፍ ያለ ትራስ ነው የምጠቀመው። እሱን ትራስ ብዙም የማይጎዳ መሆን አለበት ካልሆነ በጣም ስለምቸገር ከአንድ ትራስ በላይ አልጠቀምም እና አንድ ትራስ ነው

ምን አይነት ጥቅማ ጥቅሞች አሉህ ለሚለው ጥያቄ ወይም አሉሽ ለሚለው ጥያቄ? በነገራችን ላይ በተለይ በስራ ቦታ ከሆነ ስለ ጥቅማ ጥቅም የምናወራው በርካታ አይነት ጥቅማ ጥቅም አለ በርካታ አይነት ጥቅማ ጥቅም አለ ይህ ጥቅማ ጥቅም ደግሞ አስፈላጊ ነው። በስራ ቦታችን ላይ ተነሳሽ እንድንሆን ያግዘናል ይረዳናል ይጠቅመናል። ተነሳሽነታችን ከፍ እንዲል ከሚያደርጉት ነገሮች መካከል አንዱ ምንድነው ስንል? ጥቅማ ጥቅም ነው። ስለዚህ ጥቅማ ጥቅሞች በርካታ የለ ጥቅማ ጥቅሞች አሉት። ለምሳሌ የዝናብ ልብስ ኮት ማለት ነው የኮት ጥቅማ ጥቅም ይኖራል። ሳሙና ሶፍት ሳሙና ሶፍት ከዚያ ባሻገር ደግሞ የገላ ሳሙና የልብስ ሳሙና ከዚያ ባሻገር ደግሞ ጫማ ጫማ ሴፍቲ ሹዝ ብለን የምንለው እሱ ጥቅማ ጥቅም ነው። አንዱ ከጥቅማ ጥቅሞች መካከል የሚካተት ነው ማለት ነው። አይደል ይመስለኛል። እና ጥቅማ ጥቅሞች አሉህ ለሚለው? አዎ ጥቅማ ጥቅሞች አሉ በርካታ አይነት ጥቅማ ጥቅሞች ግን እኔ ያለኝ ጥቅማ ጥቅም ምንድነው? ስንል የኔ ጥቅማ ጥቅም ያለኝ በስራ ቦታዬ ሶፍት እና ሳሙና ነው። ከዚያ ባሻገር ሌላ ጥቅማ ጥቅም የለኝም። ያው ባለሙያ እንደመሆን መጠን ሌላ ጥቅማ ጥቅም አላገኝም። እና እንደማንኛውም ሰራተኛ እረፍት አለ አመት እረፍት እንደ ጥቅም ከተወሰደ እንደ ጥቅማ ጥቅሞች መካከል እንደ መከተት ከታሰበ። ምን ምን አይነት ጥቅም አለኝ? ሌላ ምን? የጊዜ የእረፍት ጥቅም በዋነኛነት አለ። ከዚያ ባሻገር ደግሞ ተጨማሪ ስራዎችን በምንሰራበት ሰዓት ምን ይከፋለል ተጨማሪ ገንዘብ ይከፈለናል ማለት ነው። ስለዚህ እነዚህ ከጥቅማ ጥቅሞች መካከል ልንመድባቸው እንችላለን። ለሰው ልጆች በተለይ ተቀጣሪ ሆኖ ለሚሰራ ሰራተኛ የሚያነሳሱ ናቸው። የትርፍ ሰዓት ክፍያዎች ጥቅማ ጥቅሞች አስፈላጊ ናቸው ጠቃሚ ናቸው። ስለዚህ ምን አይነት ጥቅማ ጥቅሞች አሉህ ለሚለው? ተጨማሪ ስንሰራ ስራ ስንሰራ ተጨማሪ ክፍያ ይከፈለናል የሶፍት ጥቅማ ጥቅም አለ። የሳሙና ጥቅማ ጥቅም እኔ አለኝ። ስለዚህ አሉኝ ጥቅማ ጥቅሞች አሉኝ እነዚያ ደግሞ ሰራተኛ ተነሳሽ እንዲሆን ያግዛሉ ይረዳሉ ማለት ነው። ስለዚህ ጥቅማ ጥቅሞች አሉ። ለሚለው ጥያቄ አዎ ምን አይነት ጥቅመ ጥቅም ለሚለው? የጊዜ የቁስ ለምሳሌ አሁን ሳሙናው ሶፍቱ ሁለቱ ምጠቀስ ነው እና የጊዜ የእረፍት ጥቅማ ጥቅም ብለን የምንጠቅሳቸው እነሱ አንድ ጥቅማ ደግሞሽ ናቸው ማለት ነው

ይሄ ጥያቄ ጠዋት ወይስ ማታ ሰው ነህ ለሚለው ጥያቄ? አንዳንዱ ሰው እንደ ስራው ሁኔታው ይወሰናል ብዬ አምናለሁ። የጠዋት ሰው ወይም የማታ ሰው ብለን የምንለው ማለት ነው። ጠዋት ወይም ማታ ለሚለው? ሌሊት ያመሻል ለማለት ተፈልጎ ነው ወይስ በጧት ወደ ስራ ይገባል ለማለት ተፈልጎ ነው ስራው ቀን ከሆነ አንድ ሰው የቀን ሰው ነው ሊባል የሚችለው። ስራው ደግሞ አዳር ከሆነ ለምሳሌ ጤና ተቋማት ላይ አዳር የሚሰሩ ሰራተኞች አየር መንገድ ላይ ሬስቶራንት ሆቴሎች ላይ። ወታደሮች ሀገር ጠባቂዎች የሀገር ዘብ የሆኑ ሰዎች እነዚህ አዳር የሚሰሩ ሰዎች ናቸው። ነገር ግን። እንደ አጠቃላይ እነዚህ በርካታ የሆኑ የስራ ዘርፎች ውስጥ ያሉ ሰዎች ወይም ስራቸውን በቀን የሚሰሩ ሰዎች የጠዋት ሰው ሲባሉ። ስራቸውን ደግሞ አዳር እሚሰሩ ሰዎች ደግሞ የማታ ሰው ይባላሉ የማታ ሰው ይባላሉ። ስለዚህ እኔ በተጠየቁት ጥያቄም የምን ሰው ነሽ ለሚለው ጥያቄ ወይም ጠዋት ወይስ ማታ ሰው ነህ ለሚለው ጥያቄ? እኔ ስመልስ እኔ የጠዋት ሰው ነኝ። ለሊት ነው ምነሳው ከዛ በኋላስ? ተግባሮቼን በሙሉ በማለዳ ካከናወንኩ በኋላ ሙሉ ቀን ምን ለኔ ማለት ነው? ተግባር ላይ ነኝ ስራ ላይ ነኝ። ስለዚህ ይህንን እማከናውነውን በቀን ነው በማታ አዳር ላይ ምናምን እምሰራው ስራ የለም ወይም በጨለማ በሌሊት የምከውነው የማከናውነው ተግባር የለም። ስለዚህ የማታ ሰው ሳይሆን እምባለው የምን ሰው ነኝ ማለት ነው። የጠዋት ሰው ነኝ ማለት ነው ሌሊት ነው ምነሳው ተግባሬን የምከውነው መቼ መቼ ነው? ሌሊት ነው ማለት ነው። እንዲህ ደግሞ ሲሆን ሰው የምን ሰው ነው የሚ። ተግባሬን ምከውነው መቼ ነው? ጠዋት ቀን ላይ ነው ማለት ነው። ሌሊት ላይ ግን ምን ለእረፍት ነው የምጠቀመው እረፍት ነው የምጠቀመው አርፍበታለሁ። ስለዚህ እኔ የምን ሰው ነኝ ማለት ነው። የጠዋት ሰው ወይ የቀን ሰው ነኝ የማታ ሰው? አደለሁም ያው ባህሪዬም ወደዛ እንተን አይልም። አይጠጋጋም እና ይበልጥ ከቀን ይልቅ የማታ ስራ እመርጣለሁ

እሺ ይሄንን ጥያቄ ስንመለከት ምን ይላል በቤት ውስጥ ወይስ ውጭ መሆን ትመርጣለህ ለሚለው ጥያቄ መቼ የሚለው ጥያቄ መሰረታዊ ነው። ብዬ አስባለሁ አምናለሁም በቤት ውስጥ ነው። መሆን የምትፈልጊው ወይስ በውጭ መሆን ለሚለው ጊዜው ይወስነዋል ለምሳሌ ቀን ከሆነ እኔ ውጭ ነው የምፈልገው ቤት ውስጥ መሆን። ይበልጥ አልመርጥም ለምን ወደ ስራ ወደ ተግባር ለማከናወን ያው ስራዬም የውጭ ስራ ስለሆነ ቤት ውስጥ ስለማያስወል። ምንድነው? የምመርጠው ውጭ መሆን እመርጣለሁ ውጭ ላይ መሆን እመርጣለሁ። ነገር ግን የስራ ሰዓቴ ካለቀ በኋላ ከዛ ባሻገር ደግሞ ስራ በሌለኝ ጊዜ ግን ምን እመርጣለሁ በቤት መሆን። ከራሴ ጋር በጽሞና መቆየት ተግባሮቼን በቤት ውስጥ መከዋን እመርጣለሁ። ስለዚህ ይበልጥ ምመርጠው እንደ ጊዜው እንደ ሁኔታው እንዳለሁበት ሁኔታ ይወሰናል። ለምሳሌ ስራ በሌለኝ ጊዜ። ምን እመርጣለሁ ማታ ለምሳሌ ስራ የለም ስለዚህ የት ነው መሆኑ ቤት ውስጥ መሆን እመርጣለሁ። ቀን ግን ውጭ መሆን ነው የምመርጠው ያው የስራ ቀናት ይታወቃሉ። ከዛ ባሻገር ግን በሰንበት ቀናት ከሆነ ግን በቤተክርስቲያን በመሄድ የተለያዩ ተግባሮችን በማከናወን ጊዜ አሳልፋለሁ። በስራ ቀናት ስለዚህ ይበልጥ ቀን በሆነበት ሰዓት ላይ ምን እመርጣለሁ በቤት መሆን ሳይሆን በውጭ መሆን እመርጣለሁ። ማታ ማታ ግን ወይም ከስራ ሰዓት ውጪ ግን የት? መሆን እመርጣለሁ በቤቴ በቤቴ ማሳለፍ እመርጣለሁ። ቀን ግን ሲሆን በውጭ ማሳለፍ ነው የሚመርጠው ሁኔታው ይወስነዋል። ስለዚህ እንደ ሁኔታው ይወሰናል። በስራ ቀን ወይም በስራ ሰዓት ውጭ መሆን ነው ምመርጠው። ምክንያቱም ስራዬ ውጭ ስለሆነ ማለት ነው። ከሰዎች ጋር የሚያገናኘኝ ግንኙነቴ በሙሉ ከሰዎች ጋር ሰው ተኮር ስለሆነ የምሰራው ስራ። ወይም ተግባር ተኮር ስለሆነ። በዛ ሰዓት ስራዬን ውጭ ነው የምሰራው። ከዛ ባሻገር ግን በእረፍት ሰዓቴ ወደ ቤተክርስቲያን ወደ ተለያየ ቦታ አዘወትራለሁ። ስለዚህ በቤት ውስጥ ሳይሆን በውጭ መሆን። ቀን ቀን በውጭ ማታ ማታ ደግሞ ወይም ከስራ ሰዓት ውጪ ደግሞ ባለው ሰዓት በቤትም መሆን እመርጣለሁ ይበልጥ ያ ነው የሚያስደስተኝ

በነገራችን ላይ ጭንቀት ሲሰማኝ በርካታ ነገሮችን አደርጋለሁ ይበልጥ ብቻዬን መሆን እመርጣለሁ ከሰው ተገልዬ ለብቻዬን መሆን ማሳለፍ ጊዜ መውሰድ እመርጣለሁ። ከራሴ ጋር አወራለሁ እጽምና ጊዜ ውስጥ እገባለሁ። ይሄንን ግርም የማደርገው ምን ሲሆን ነው ብቻዬን ሆኜ ነው ይሄንን የማደርገው ብቻዬን ብቻዬን ሆኜ ነው ይሄንን የማከናውነው ብቻዬን ሆኜ ይሄን ተግባር እፈጽማለሁ ማለት ነው። ከዛ በኋላ ነው ወደ ሌላው ተግባር የምገባው ሌላ ሌላውን ስራ የምከውነው የማደርገው ማለት ነው። ምን አደርጋለሁ ለምሳሌ ገላዬ ልታጠብ እችላለሁ። ብቻዬን ጸጥ ያለ ጸጥ ረጭ ያለ ቦታ ላይ ሄጄ ብቻዬን ጊዜ ላሳልፍ እችላለሁ። ማለት ብቻዬን እያወራሁ በጽሞና ከራሴ ጋር ነገሩ እንዴት እንደሆነ ማለት ወደ ጭንቀት ያስገባኝ ምን እንደሆነ በተለይ ያንን ጉዳይ ማብሰልሰል። እመርጣለሁ ብቻዬን ውሃ ውስጥ ሆኜ ሻወር እየወሰድኩኝ ሊሆን ይችላል? ወይ ደግሞ ጥላ ላይ ሆኜ ብቻ ግን ብቻዬን ሆኜ ጊዜ ወስጄ አሳልፋለሁ። በዛ ዙሪያ ላይ በዛ ጉዳይ ላይ እወስዳለሁ ማለት ነው። ስለዚህ ለብቻዬን ጊዜ ወስጄ ለብቻዬን አሳልፋለሁ። ጊዜ እወስዳለሁ

በዚህ ቅዳሜና እሁድ ምን ታደርጋለህ? ወይ ምን ታደርጊያለሽ? ለሚለው ጥያቄ ቅዳሜና እውድ በርካታ ስራዎች የሚሰሩበት ነው እና በዚህ ቅዳሜና እሁድ ውሎዬ ቤተ እምነት አካባቢ ነው ሚሆነው ቤተ ክርስቲያን ነው ሚሆነው። ከዛ ባሻገር ከጓደኞቼ ጋር ሰለብሬት አደርጋለሁ። ማህበራዊ ህይወቶች የሚከናወኑበት ነው። ቤተክርስቲያን ቤተ እምነት እሄዳለሁ። ከዛ ባሻገር ደግሞ እምነት አደርጋለሁ ንጽህና የግል ንጽህና የሚጠበቅበት ነው። ለምሳሌ ልብሶች አልባሳት ሚታጠቡበት ነው። ቤት ውስጥ ያሉ ቤት በተለይ በሳምንት አንድ ጊዜ ለሚያጸዳ ሰው አንድ ጊዜ ሙሉ ነገር የማጸዳበት ስለሆነ ንጽህና የቤት ንጽህና እና የግል ንጽህና ላይ ሞር እዛ ላይ በተለይ እንትን አደርጋለሁ ትኩረት አደርጋለሁ ትኩረት አደርጋለሁ። ከዛ ባሻገር ቤተ እምነት እሄዳለሁ። ከጓደኞቼ ጋር እገናኛለሁ። ማህበራዊ ህይወት ስለሚያስፈልግ አካባቢዬ ካሉ ሰዎች ጋር ምገናኝበት ቀን ነው። ማህበራዊ የጋራ የሆነ ምን ጊዜ ምናሳልፍበት ቀን ነው። ከዛ ባሻገር ቅዳሜና ምን ታደርጋለህ? ለሚለው ጥያቄ ከማህበራዊ ውስጥ ሌላ አንዱ ምን አለ እዛው ውስጥ ለቅሶ ባለበት ለቅሶ ይደረሳል። አሁን ደግሞ ይሄ ጥር ወር ደግሞ እኛ ጋ በጣም ሰርግ ያለበት ስለሆነ ሰርግ ቤት ይኬዳል። ድንኳን ይሰበራል ማለት ነው። ድንኳን ይሰበራል ማለት ድግስ ቤት በየድግስ ቤቱ እየተኬደ ይበላል ማለት ነው። ጊዜ አሳልፋለሁ ድግስ ቤት በየድግስ ቤቱ ሄዳለሁ። ጥር የተጠራሁበት አለ ለምሳሌ የተጠራሁባቸው ድግስ ቤቶች እሄዳለሁ ድግስ ደርሳለሁ ማለት ነው። ስለዚህ ሞር በተለይ ወደዛ ወደ ምን ወደ ማህበራዊ ህይወት እና ወደ ቤተ እምነት አመዝናለሁ ማለት ነው። ስለዚህ በዚህ ቅዳሜ እና እሁድ ይሄን አደርጋለሁ ብዬ አስቤያለሁ። ይሄንን እከውናለሁ ብዬ አስባለሁ።

እሺ ይህንን ጥያቄ ስመለከት በመስመር ላይ ትሰማራለህ የሚለው በስራ ላይ ለማለት ተፈልጎ ይመስለኛል መስመር ላይ ያው መሰማራት የግድ ነው። ያው አይደለም ተሰማር ሳን አይደለም ተሰማርተን ሳንሰማራ ተሰማርተንም አልሆነ ሁሉን ነገር አሁን ከባድ ነው በዚህ ሰዓት እና መስመር ነው መሰማራት የግድ ነው ሁኔታውን ያስገድዳል። እንድንሰማራ ያለንበትንም ሁኔታ ያለንበት ሁኔታ ስለሚያስገድድ። እንደኔ አይነት መሰማራቱ የግዴታ ነው የግድ ሊሰማራ ዘንድ ያስፈልገዋል ግዴታው ነው። ስለዚህ መስመር ላይ ትሰማራለህ ለሚለው ጥያቄ? መስመር ላይ አዎ እሰማራለሁ አለመሰማራት አይቻልም አለማከናወን አይቻልም አለመተግበር አይቻልም። ስለዚህ መስመር ላይ እሰማራለሁ መሰማራቴም የግድ ነው። ካልተሰማሩ የለም። ዳቦ የለም ስለዚህ መሰማራት የግድ ስለሆነ እያንዳንዱን ነገር ዋጋ ያስከፍላል ዋጋ ላለመክፈል ደግሞ ምን ማድረግ ያስፈልጋል? መሰማራት ያስፈልጋል እና እሰማራለሁ

ዋና ሀላፊነቶችህ ምንድን ናቸው ወይም ዋና ሀላፊነቶችሽ ምንድን ናቸው? ለሚለው በነገራችን ላይ ሀላፊነት የሚለውን ራሱ ስንመለከት በርካታ አይነት ሀላፊነት አለ ምን ምን ሀላፊነት አለ ስንል እንደኛ ሀገር በማህበራዊ ህይወት ላይ ያለ ሀላፊነት አለ በመኖሪያ ቤት ውስጥ በቤት ውስጥ በምንኖረው ኑሮ ላይ ያለ ሀላፊነት አለ በስራ ቦታችን ያለ ሀላፊነት አለ ከዛ ባሻገር ደግሞ ለጓደኞቻችን የሚሰማን ደግሞ ሀላፊነት ይኖራል ሀላፊነት ይኖራል በርካታ ሀላፊነቶች አሉ ከነዛ ውስጥ ለምሳሌ እኔ ያሉኝን ዋና ዋና ሀላፊነቶች ለመናገር ያክል ለምሳሌ የማህበራዊ ህይወት ላይ በጣም በንቃት ከሚሳተፉ ሰዎች መካከል አንዷ ነኝ ባለሁበት አካባቢ ግዴታም ስለሆነ ማህበራዊ ላይ ትኩረት ይሰጣል በእኛ ባህል እንደኛ ባህል በጣም መሰረታዊ ነገር ሰው የራሱን ጉዳይ ትቶ ማህበራዊ ህይወት ላይ ህይወት ላይ ነው የግዴታ ማሳለፍ ያለበት እና ዋና ሀላፊነት ማኅበራዊት ላይ የኔ በጣም ሀላፊነት ከሚሰማቸው ወይም ሀላፊነት አለባ ካለባቸው ሰው ዋና ሀላፊነት እሱ ነው ዋና ዋና ሀላፊነት ዋና ሀላፊነት ከሚባሉት ውስጥ በስራ ቦታዬ ደግሞ ያለ ሀላፊነት ምንድነው የዝርዝር ተግባራቶች አሉ እነዛን ተጠያቂ በምሆንባቸው ላይ ሀላፊነት ወስጄ እሰራለሁ ስለዚህ እሱም አንዱ ሀላፊነት ነው ከዛ ባሻገር ግን በቤቴ ላይ ደግሞ በጣምራ አለን ቤተሰቦች አለን በምንኖርበት ላይ የየራሳችን ሀላፊነት አለ ያሃለ ከዛ በራሴ ላይ ያለ ሀላፊነት ብዬ ደግሞ የምወስደው ለራሴ ለህይወቴ ለመንገዴ የምወስዳቸው እያንዳንዳቸው በእያንዳንዱ እርምጃ የምወስደው ውሳኔ ለዛ ሀላፊነት እወስዳለሁ ዋና ሀላፊነት የራሴ የቤቴ እና በተቋም ላይ ያን ያክል በጣም ሸክም አለባቸው ከሚባሉት ሰዎች መካከል የምመደብ በስራው ስራው ነው ሸክም እየሆነብኝ እንጂ ያን ያክል በጣም ተጠያቂ የሚያደርግ ምናምን አይደለም ተጠያቂ ጠያቂ በጣም ተጨቁኝ የጭብጥ ብዬ ሀላፊነቱን እንዳለ ወደ ራሴ እንድወስድ የሚያደርግ ሳይሆን ግን ዋና ሀላፊነት የሚባለው የቤት እና የቤተክርስቲያን የሃይማኖት ተቋም ላይ ያለ ሀላፊነትን እንደ ዋናኛ አድርጌ ነው የሚመለከተው እና በቤት ውስጥ በሃይማኖት ተቋም እና በስራ ቦታ ላይ እነዚህ ዋና ሀላፊነቶች ናቸው ዋና ሀላፊነቶች ናቸው እኔ በእኔ ላይ ያሉ ሀላፊነቶች እነሱ ዋና ዋናዎቹ ናቸው እና እነዛን መውሰድ አስፈላጊ ነው ብዬ አምናለሁ እና ሀላፊነቶች ምንድነው ወይ ሀላፊነቶች ምንድነው ለሚለው ጥያቄ በቤቴ ከ በጣምራ አስተዳድራለሁ ከዛ ባሻገር በተቋም ላይ ያለና በቤተ ሃይማኖት ተቋም ላይ ሀላፊነት ተሰምቶኝ የማከናውናቸው ተግባር

በየትኛው እጅ ትጽፋለህ? ለሚለው ጥያቄ እ የምንጽፈው በተለይ የ መልኩ እንጽፋልን ጽሁፍ ስንጽፍ ለምሳሌ በእጃችን እንጽፋለን በእጃችን እንጽፋለን ይበልጥ ግን የሚቀናንና የሚያቀላጥፈን የቱ ነው ለሚለው። ለምሳሌ ትዕይንተ ትዕይንተ መስኮት ላይ ለምሳሌ ወይም ኮምፒውተር ላይ ወይም ትእይንተ መስኮት ላይ በምጠቀምበት ጊዜ በሁለቱም እጄ እጽፋለሁ በሁለቱም እጄ እጽፋለሁ እጠቀማለሁ ማለት ነው። ነገር ግን እ ማንኛውም ጽሁፍ ለትምህርት ሊሆን ይችላል በስክሪፕቶ ወይ በእርሳስ በምጠቀምበት ሰዓት ግን ቀኝ እጄ ይቀናኛል። በግራም እጄ እጽፋለሁ ግን ይበልጥ የምጠቀመው ግን ቀኝ እጄን ነው። ቀኝ እጄ ስለሚያፈጥነኝ ግራዬም ይጽፋል ያን ያክል በጣም የምቸገር ሰው አይደለም በሁለቱም እጽፋለሁ። ነገር ግን በቀኝ እጄ ይበልጥ የሚቀናኝና የሚያቀላጥፈኝ እሱ ስለሆነ በቀኝ እጄ ነው የምጽፈው በቀኝ እጄ ነው የምጽፈው። ስለዚህ በግራዬም እጽፋለሁ ግን አያፈጥነኝም ስለማያፈጥነኝ ወይም ጽሁፉ ደግሞ ይበልጥ እንደፈለገ አዝዤ ስለማያምርልኝ። በቀኝ በግራ እጄ አልጠቀምም በሁለቱም እጽፋለሁ ግን ይበልጥ የምጽፈው ግን ይበልጥ የምጠቀመው ምንድነው? የቀኝ እጄን ነው የምጠቀመው ስለዚህ በቀኝ እጄ እጽፋለሁ ማለት ነው

በነገራችን ላይ እኛ ሀገር ላይ በእኛ ባህል ማለት ይቻላል። በጣም በርካታ አይነት ዳቦ አለ ስለ ዳቦ ሲነሳ በጣም ነው ደስተኛ ነኝ እኔ ደስ ይለኛል ዳቦና ዳቦ ያሳደገን ነው ከልጅነታችን ያደግነው በዳቦ ነው እና ዳቦ በጣም እወዳለሁ ግን ምን አይነት ዳቦ ትወዳለህ ለሚለው ጥያቄ? ወደ መልሱ ስገባ ዳቦ የገብስ ዳቦ አለ የስንዴ ዳቦ አለ። የበቆሎ ዳቦ አይኖርም ግን በቆሎና ስንዴ ተቀላቅሎ አንድ ላይ ሁለቱ አሁኑ አብሮ አለ። እና አሁን ላይ እኔ በማውቀው እውቀት በእኛ ሀገር ባህል ወይ እኛ አካባቢ ላይ የሚሰሩት እነዚህ ናቸው። የስንዴ ዳቦ ይሰራል የግብስ ዳቦ ይሰራል ከዛስ የምን ዳቦ ይሰራል ስንል ስንዴና በቆሉ አብሮ ተቀላቅሎ ይሰራል እና እና ሌላው የፍርኖ ዱቄት ወይም ስንዴው ወደ ፋብሪካ ገብቶ ተፈጭቶ የሚመጣው በፋብሪካ በተለያየ መንገድ ተፈጭቶ የሚመጣው እሱ ፍርን ወድቂት ይባል በነገራችሁ ላይ ፍርን ዱቄት ይባላል። እና የስንዴም ስንጠቀም የስንዴና በቆሎ ያለበትም ዳቦ ስንጠቀም ወይም ደግሞ እሱን ለብቻውን ስንጠቀም በጣም ያነጣልናል ኮፍ እንዲል የተለየ የሆነ ቃና እንዲኖረው ከሚያደርጉት ማዕከል አሉ ፍርኖ ድቄት ነው ስለዚህ ስንት አይነት ዳቦ ጠቀስኩ ማለት ነው አንደኛ የስንዴ ሁለተኛ የፍርኖ ዱቄት ሶስተኛ የገብስ አራተኛ ስንዴና በቆሎ ተቀላቅሎ ያለው። ዳቦ ነው እና እኔ የትኛውን ዳቦ ተወጃለሽ? ከተባልኩ እኔ ወደ ስንዴ ዳቦ አደላለው በጣም እወዳለው ሁሉም ጠቃሚ ናቸው። ስንዴ ዳቦ ጨጎራ ላለው ሰው በነገራችን ላይ አይመከርም ነገር ግን የስንዴ ዳቦ በተለይ እንደ እኔ እኔ ደግሞ በጣም ደስተኛ ሆኜ ምን መገበው የስንዴ ዳቦ ነው እና በፋብሪካ ገብቶ በተሰራው ሳይሆን እቤት በ ምጣድ ላይ በገብረ ምጣድ ላይ የተሰራውን የ ስንዴ ዳቦ የስንዴ ዳቦ ምንም አይነት ፍርኑ ዱቄት ያልገባበትን ምንም አይነት በቆሎ ያልገባበትን ምንም አይነት ገብስ ያልገባበትን ንጹህ ስንዴ የተፈጨውን ያንን የስንዴ ዳቦ በጣም ደስተኛ ሆኜ እመገባለሁ እሱን እወዳለው። በጣም ይመቸኛል ማለት ነው እና የስንዴ ዳቦ በጣም

በነገራችሁ ላይ ገንፎ ትበላለህ ለሚለው ጥያቄ ገንፎ በባህላችን የሚሰራ ምርጥ ምግብ ነው። ለአራስ፣ ለተጎዳ ሰውነት ጠቃሚ ከሆኑ ባህላዊ ምግቦቻችን መካከል አንዱ እና ዋነኛው ማነው ካላችሁ ገንፎ ይባላል ገንፎ። ገንፎ ይበላል። በጣም እወዳለው። በጣም ገንፎ እወዳለው ግን የምን ገንፎ? የሚለው እሱ ዋነኛ ነገር ነው። ግን ገንፎ ትበላለህ ለሚለው ጥያቄ አዎ እመርጣለሁ እንጂ ገንፎ በጣም እበላለሁ። ሰውነቴ ሲቀንስ በሽታዬ መቋቋም አቅም ሲያቅታኝ በተለይ ሰውነቴ በጣም ሙቀት ሲሰማኝ፣ እንደ ጉንፋን አይነት ነገር ሲይዘኝ፣ ወገቤን ሲያመኝ ምን እጠቀማለሁ ወዲያውኑ ገንፎ በልቼ ለመጠገን ነው ጥረት የማደርገው። በርካታ አይነት የገንፎ አይነቶች እንዳሉ ይያዝልያኝ እና ማለት ነው እና አሁን ጥያቄው ገንፎ ትበላለህ? ነው ስለሆነ እኔ ገንፎ እንደምበላ ግን በትክክል ለማስረገጥ እወዳለሁ። ገንፎ በጣም ነው የምውደው። በጣም እሟሟዬ ገንፎ ገንፎ እሟሟዬ ነው የምለው እና ገንፎ እበላለሁ። በደንብ ነው የምበላው እጠቀማለሁ በደንብ እጠቀማለሁ። ምን ሲሆን ሰውነቴ የመቀነስ ስሜት ሲታየው፣ በሽታ የመከላከል አቅሜ ዝቅ ሲል፣ ጉንፋን ሲያመኝ ምናምን ገንፎን በጣም እበላለሁ እጠቀማለሁ ገንፎ መብላት በነገራችን ላይ የግድም ነው ያስፈልጋል እና ገንፎ መመገብ ጥሩ ነው። ሊጣልጥ ነገር ምናምን ነገር ውደዱ ሰዎች እየፈላላለሁ። ገንፎውን በጣም እወዳለሁ፣ እበላለሁ፣ እመገባለሁ እና ገንፎ በደንብ እመገባለሁ፣ እበላለሁ ገንፎ ሳይበላም አንዲት ይዘለቃል። ያው በሽታ የመቋቋም አቅማችንን ከፍ ያደርገዋል፣ ወገባችን ይስተካከላል። ጠቃሚ ስለሆነ ከጥቅሙ አንፃር ገንፎ ሰው ሁሉ እንዲመገብ እመክራለሁ እኔም እና ገንፎ በጣም ስለምወድ ገንፎ እኔ ያገኘሁትን ከገንፎ የማገኘውን ጥቅም ሌላም ሰው እንዲያገኘው እመክራለሁ እና ገንፎ እኔ በጣም እወዳለሁ እሟዬ ገንፎ እላለሁ ገንፎ እበላለሁ። በደንብ ነው የምበለው ማለት ነው።

ጥፍርህን ትቆረጣለህ እንዴ ጥፍር ሳይቆረጥ ሰው እንዴት ይኖራል? ንጽህና አንድ ሰው መጠበቅ አለበት ከሚባሉት መካከል በነገራችሁ ላይ ጥፍር መቆረጥ መሰረታዊ ነገር ነው። ጥፍር መቆረጥ አለበት የምን ጥፍር ለሚለው የእጅ ጥፍር የእግር ጥፍር የሰው ልጅ አለው አስር ጣት ስላለው ማለት ነው። እና ጥፍር መቆረጥ አለበት የሰው ልጅ። ይቆረጥ እላለሁ እና እኔ ጥፍሬን በደንብ አድርጌ እንደውም ጥፍር ከሚተክሉ ሰዎች ማሃከል አይደለም አሁን ዘመናዊነት አንዱ ያመጣው ነገር ምንድነው? አርቴፊሻል የሆነ ጥፍር ምናምን ሰው ያደርጋል ይጠቀማል ምናምን እኔ እሱን አልጠቀምም። እንደውም በተቃራኒው ጥፍሬን እቆርጣለሁ። ጥፍሬን እቆርጣለሁ እጠቀማለሁ እቆርጠዋለሁ ጥፍሬን እቆርጠዋለሁ። መቼ በሳምንት በአስር አምስት ቀን እንዳደገው እንደ እድገቱ መጠን። ጥፍሬን እቆርጠዋለሁ አስወግደዋለሁ ማለት ነው መወገድም ስላለበት ነው። በነገራችን ላይ እና ጥፍር መቁረጥ ያለበት ነገር ነው ካደገ ሌላ ጉዳት ነው ጥቅሙ አይታየኝም። እኔ የጥፍር ማደግ እና ውበት ከሚለው ባሻገር ጥፍር መቆረጥ አለበት የሚለውን ነገር በደንብ አምናለሁና። ጥፍር ይቆርጥ እላለሁ ጥፍሬን እቆርጥ ጥፍርህን ትቆርጣለህ ለሚለው ጥያቄ በቃ ቅልብጭ የለችው መልስ ምንድን ነት? ጥፍሬን አዎ እቆርጣለሁ

ቤትህን እንዴት ታስውባለህ ለሚለው ጥያቄ ይመስለኛል የቃላት የፊደል ግድፈት አለበት ባ ተረስታለች እና ቤትህን እንዴት ታስውባለህ ለሚለው ጥያቄ ስመልስ ቤት በተለያየ መንገድ ሊዋብ ይችላል። ለምሳሌ ንጹህ በማድረግ ቤት ውብ ይሆናል። ቀለም በመቀባት የቤት ውስጥ ቀለም በመቀየር ቤት ውብ ይሆናል ይዋባል የቤት ውስጥ እቃዎችን በመቀየር ቤት ይዋባል። ቤት ውስጥ ደግሞ የእቃ ቦታዎችን በማቀያየር ለምሳሌ የሶፋ ቦታዎችን በማቀያየር ቤት ሊዋብ ይችላል። እቃ መደርደሪያ የቡፌውን የቡፌውን ቦታ በመቀየር ቤት ሊዋብ ይችላል ከዛ በሻገር ደግሞ በምን ሊዋብ ይችላል ከተባለ ቤት ሌላ በምን ሊዋብ ይችላል? የቤት እቃ በመግዛት ይዋባል ና ቤት በተለያየ መንገድ ይዋባል። አንደኛ ቀለም በመቀ የመጀመሪያው ንጽህና ነው አልኩኝ ከንጽህና ቀጥሎ ቤት በምን ይዋባል ከንጽህና ቀጥሎ ቤት በምን በሚዋል የቤት ቀለም የቤት ውስጥ ቀለም በመቀባት ምንጣፍ በማስተካከል እና እቃዎችን ደግሞ በዲዛይን ጥሩ በሆነ አቀማመጥ አደራደር በማስቀመጥ ቤት ሊዋብ ይችላል ማለት ነው። እና በእነዚህ ነገሮች በሙሉ ቤትን አስውባለሁ። እንዴት ይዋባል ለሚለው እነ በእነዚህ በንጽህና በቀለም እና የቤት እቃዎችን ደግሞ በትክክል በተለያየ እንትን በማስቀመጥ ቤት ሊሆን

ወደ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው መናፈሻ በአመት ነው ወይስ በሳምንት ነው ጊዜው የሚለካው? በነገራችን ላይ መናፈሻ በተለያየ ጊዜ እሄዳለሁ። እድሜው ለአስደሳቹ መንግስታችን እና አሁን ከተማችን ላይ በልማት ላይ ያለችና በጣም በመዋብ ላይ ያለች ከተማ እንደመሆኗ መጠን በጣም ብዙ መናፈሻ ቦታዎች አሉ። በተለይ እኔ በየቀኑ ጠዋት ጠዋት በትንሹ ለአንድ ሰዓት መናፍሻ ላይ ጊዜ አሳልፋለሁ ከራሴ ጋር ጥሞና ጊዜ በመውሰድ ከራሴ ጋር ጊዜ አሳልፋለሁ አሳልፋለሁ። እና መናፈሻ አስቤበት ሳይሆን እንደዚሁ እሄዳለሁ። በቀን በመንገዴ ላይ በስራ ቦታዬ በመንገዴ ላይ በስራ ቦታ አካባቢያችን ያለበት በሙሉ ስለተስ የሚያስውብ ቆንጆ ስለሆነ እዚያ ጋር እቀመጣለሁ ጊዜ እወስዳለሁ ማለት ነው። እና ወደ መናፍሻ ምን ያህል ጊዜ ትሄዳለህ ወይ ትሄጃለሽ ለሚለው? በየቀን ግን ስራዬ ብዬ ግን የምሄደው በሶስት ወር አንዴ ወይ በወር አንዴ ነው። ሊሄድ የሚችለው በዚያ ጊዜ እየሄድኩ ጊዜ እወስዳለሁ እሄዳለሁ። በወር አንዴ በሳምንት በወር አራቴ በሳምንት አንድ ጊዜ ማለት ነው በወር አራት ጊዜ በሳምንት አንድ ጊዜ ወደ ምናፍሻው እሄዳለሁ። ግን ጊዜ ብዬ አይደለም ስራዬ ብዬ ደግሞ ሳይሆን ግን በየቀኑ እኔ ያለሁበት አካባቢ የመናፍሻ አካባቢ ስለሆነ በቀን ቢያነስ በትንሹ ለአንድ ሰዓት እዚያ መናፍሻ ላይ ጊዜ ውስጄ

የሙዚቃ መሳሪያ መጫወት ትችላለህ ወይም ትችያለሽ ለሚለው ጥያቄ? የሙዚቃ መሳሪያ መጫወት በጣም መጀመሪያ ነገር ደስ የሚያሰኝ ነገር ነው። ደስ የሚያሰኝ ነገር ነው የሙዚቃ መሳሪያ መጫወት በጣም ቆንጆና የሰው ልጅ ብዙ ነገሮችን እንዲቀል እንዲረሳ ከሚያደርገው ነገሮች ማዕከል አንዱ የሙዚቃ መሳሪያ ነውና። የሙዚቃ መሳሪያ መጫወት በጣም እወዳለሁ። በርካታ አይነት የሙዚቃ መሳሪያዎች አሉ ባህላዊና ዘመናዊ ብለን እንከፍላቸዋለን። እኔ ከባህላዊ የሙዚቃ መሳሪያዎች ውስጥ የምችላቸው አሉ ከዘመናዊ የሙዚቃ መሳሪያዎችም የምሞካክራቸው አሉ። እና የሙዚቃ መሳሪያ በጣም ቆንጆ ነው ጠቃሚ ነውና። የሙዚቃ መሳሪያ ሁሉንም ብዬ ለመድፈር ባይሆንም ነገር ግን የሙዚቃ መሳሪያ እሞካክራለሁ እጫወታለሁ ማለት ነው። እና የሙዚቃ መሳሪያ መጫወት በጣም አስፈላጊ ነው ጠቃሚ ነገር ነው። ነገር ግን ከባህላዊ የሚጫወታዎቻቸው ሁሉ ከዘመናዊ የሚጫወታቸው የሙዚቃ መሳሪያዎች አሉ ማለት ነው ጠቃሚዎች ናቸው ማለት ነው እና የሙዚቃ መሳሪያዎችን እጫወታለሁ እጫወታለሁ ማለት ነው። አዎ መጫወት ደግሞ ጠቃሚ ነው ነገሮችን እንድንረሳ የሚያደርጉ ናቸው እና በእኛ ጋር ባህላዊና ዘመናዊ የሚባሉ አሉ ከባህላዊዎችም ያሉ መሳሪያዎች መካከል የምችላቸው አሉ ከዘመናዊዎችም የምችላቸው የተወሰኑ አሉ ስለዚህ የሙዚቃ መሳሪያ መጫወት ትችላለህ? ለሚለው አዎ የሙዚቃ መሳሪያ እጫወታለሁ ወይ መጫወት እችላለሁ ማለት ነው

ፎቶዎችህን የት ታስቀምጣለህ? ለሚለው በነገራችን ላይ እንደኛ ሀገር ፎቶ ብዙ ጊዜ የሚቀመጠው ተደብቆ ነው የሚቀመጠው እኛ ጋ፤ ፊት ለፊት ብዙ ጊዜ አይወጣም። ወሳኝ የሆኑ ቀናት ሲመጡ ብቻ ነው ፎቶዎች ፊት ለፊት ላይ ሊወጡ የሚችሉት እና ፎቶ የት ታስቀምጣለህ? ለሚለው ፎቶ እኛ ጋር ፍሬም ውስጥ ይቀመጣል፤ ፍሬም ውስጥ ይቀመጣል አልበም ውስጥ ይቀመጣል፤ ከደብዳቤ ውስጥ ይቀመጣል፤ ልክ ደግሞ እንደሆነ በጣም እንደ ቆንጆ ነገር ቦርሳ ውስጥ ይቀመጣል ከዛ ባሻገር በምንንቀሳቀስበት ጊዜ ዋሌት ውስጥ ይቀመጣል ዋሌት ውስጥ ይቀመጣል። እና እኔ ፎቶ በተለይ ጉርድ ፎቶ፤ ሶስት በአራት የሆነ ጉርድ ፎቶ ከሆነ ይዤ መንቀሳቀስን እመርጣለሁ። በቡርሳዬ ዋሌት ቡርሳዬ ላይ ይዤ መንቀሳቀስን ይዤ የትም ቦታ በሚሄድበት ሰዓት፤ በማንኛውም ሰዓት፤ በሚያስፈልግበት ሰዓት መዥረጥ አድርጌ፤ አለኝ ይኸው ፎቶ ብዬ ደረቴን ነፍቼ ለማለት ፎቶን እመርጣለሁ እና ፎቶዎቼን የነዛን ፎቶዎች በኪሴ ይዤ መዞርን እመርጣለሁ፤ ደስ ይለኛል ከዛ በፊት ግን ጽድት ያሉ ፎቶዎች ትልቅ የፍሬም ፎቶዎች ከሆኑ ፊት ለፊት ላይ የሚመጣ ሰው ምናምን ነገር እንዲያያቸው ከስለሚፈለግ እነሱን ፊለፊት አስቀምጣለሁ። እና ፍሬም ላይም አልበም ላይም አስቀምጣለው። ስለዚህ ሶስቱንም እኔ መንገድ እጠቀማለሁ ፍሬም ላይም አስቀምጣለው፤ አልበም ላይም አስቀምጣለሁ የኪሱ ዋሌት ቦርሳዬ ወይም ላይ አስቀምጣለሁ እነዛ ሶስቱን ቦታዎች ላይ ፎቶዎቼን አስቀምጣለሁ ማለት ነው። እና ይሄንን ይመስላል እና ፎቶዎችን አንድ ቦታ፤ ውስን የሆነ ቦታ ብቻ ሳይሆን የተለያየ ቦታ ማስቀመጡ ጠቃሚ ነው። በማንኛው በምንፈልግ ሰዓት በቀላሉ እንድንጠቀም ያደርገናል ማለት ነው።

ዋው በነገራችን ላይ ይህ ጥያቄ በጣም ደስ የሚል ጥያቄ ነው የድሮ ፎቶዎችን ትይዛለህ ወይ ነው ለሚለው? በጣም ደስተኛ የምሆንበት። ደስተኛ ምሆነበት ነው እና የድሮ ፎቶዎችን አልይዛቸውም። ቢይዛቸው ግን ደስ ይለኛል ትንንሽ ፎቶዎች የሉኝም ትልልቅ ፎቶዎች ናቸው ያሉኝ። እና የድሮ ፎቶዎችን አልይዝም። ይዞ ለመንቀሳቀስ ትንሽዬ ቦርሳ ያስፈልጋል ትንሽዬ መሆን አለበት ፎቶ ራሱ ማለት ነው። እኔ ትልቅ የሆነ ፎቶ መያዝ ስለማልችል የድሮ ፎቶዎቼን ይዤ አልንቀሳቀስም የትም ቦታ። ምክንያቱ ምንድነው? ሲባል ትልቅ ነው ፎቶ የድሮ ፎቶ ትልልቅ ፎቶ ነው የቁመና ፎቶ ከፍ ያለ ቦርሳ ወይም አልበም ሳይዝ ነው። እና አልበም ሳይዝ ፎቶ ደግሞ የተወሰነ ከፍ ያለ ነገር ይፈልጋል። ከፍ ያለ እቃ ከፍ ያለ መያዣ ስለሚፈልግ ከፍ ያለ መያዣ ስለሚፈልግ። ትልቅ የድሮ ፎቶዎቼን ይዤ አልንቀሳቀስም ይዤ አልንቀሳቀስም ስለማይመች ማለት ነው። እና የድሮ ፎቶዎችን ትይዛለህ ለሚለው ጥያቄ? አልይዝም ምክንያቱ ደግሞ ይሄ ነው ማለት ነው። አዎ አልይዝም አሊይዝም ማለት ነው። የድሮ ፎቶዎችን አልይዝም

ስንት ቋንቋ ትችላለህ ለሚለው? በነገራችን ላይ ስልህ በርካታ ቋንቋዎችን ሊችል ሊለምድ ይችላል። ያው የሰው ልጅ በጣም አእምሮ ክፍትና ፈጣን ከሆነ በተለይ በልጅነቱ ከሆነ በርካታ አይነት ቋንቋዎችን ይችላል። እና እኔ ያው የከተማ ልጅ እንደመሆኔ መጠን ከተማ ተወልጄ እንደማደጌ መጠን የእናትና የአባቴ ቋንቋ አለ። ከዛ ባሻገር ደግሞ እኔ ያደኩበት አካባቢ ላይ ወይም ተወልጄ ባደኩበት አካባቢ የሚነገር ቋንቋ አለ። አሁን ደግሞ ያለው በዚህ ሰዓት እየተነገረ ያለው የፖለቲካው ቋንቋ ወይም እንደ ሀገር በጣም ተጽዕኖ እየሳደረ ያለው ቋንቋ አለ ማለት ነው። ስለዚህ ምንድነው? ምንድነው በጌታ በእየሱስ ስም አራት ብቻ አለ ጊዜ

በነገራችን ላይ የስራ እድል የማይፈልግ ሰው አለ ብዬ አላምንም እና የስራ እድል በጣም እፈልጋለሁ እየፈለኩም ነው። ስለምፈልግም ራሴን በተቻለ መጠን በማሳደግ ላይ እገኛለሁ ብዬ አምናለሁ። እና በተለያየ መልኩ ራሴን እያሳደግኩ እገኛለሁ። ስለዚህ የስራ እድገት እየፈለኩ ነው። በተለያየ መልኩ ሰው ራሱን ያሳድጋል። እኔ የስራ እድገት በደንብ ነው እየፈለኩ ያሉት እየፈለኩ ነው ያለሁት አሁን በዚህ ሰዓት እና። የስራ እድገት አስፈላጊ ስለሆነ የስራ እድገት በመፈለግ ላይ እገኛለሁ እየፈለኩ ነው። ወደዛም ለማደግ የተቻለኝን ነገር በሙሉ በማድረግ ላይ እገኛለሁ። በትምህርት ዝግጅት ሊሆን ይችላል በስነ ምግባር ሊሆን ይችላል በብቃት ሊሆን ይችላል አስፈላጊ በሆኑ ነገሮች በሙሉ ራሴን በማሳደግ ላይ እገኛለሁ ይህ ምንድነው? የስራ እድገት የመፈለጌ ሁኔታ የሚያሳይ የሚያመላክት ነው ብዬ አምናለሁ እና የስራ እድገት እፈልጋለሁ እየፈለኩም ማለት ነው። እማ አይፈልግ ደግሞ የለም። በነገራችን ላይ ሰው ምንም እንትን ላይ ቢደርስ ይፈልጋል ብዬ አምናለሁ። እና የስራ እድገት እየፈለኩ

በጣም ከምወዳቸው ነገሮች መካከል ታሪክ መስማት ነው። ታሪክ በጣም እወዳለሁ በጣም ማንኛውም ታሪክ የቤተክርስቲያን ታሪክ ሊሆን ይችላል እሱ የበለጠ ውስጤን ያነሳሳዋል ያነሳሳዋል እና ታሪክን በጣም ወደዋለሁ። በተለይ ታሪክን ማዳመጥ እወዳለሁ ታሪክ በአጠቃላይ ታሪክ ነክ የሆኑ ነገሮች ደስ ይሉኛል ታሪክ መናገርም እወዳለሁ ታሪክ ማዳመጥ በጣም እወዳለሁ ታሪክ ማንበብ እወዳለሁ። ታሪክ መንገርም እወዳለሁ ለሰዎች ጥፍጥ ባለ መልኩ ባቀርብላቸው ባስተላልፍላቸው እኔ ውስጤ ነው የምሬን ነው። እና ታሪክ መናገር በጣም እወዳለሁ መንገር እወዳለሁ ለሰዎች ያው ሀገራችን ላይ በጽሁፍ ያልተቀመጡ ታሪኮች በንግግር ነው ያለፉት ብዬ አምናለሁ እና ያለፉትም እንደዛ ነው በቃል ማለት ነው። ለምሳሌ የስነ ቃሎቻችን አፈ ታሪኮቻችን በአፈ ታሪክ መልክ ታሪኮቻችን በአፈ ታሪክ መልክ እንደዚህ ነበር እኮ በጃንሆይ ጊዜ እንደዚህ ነበር በደርግ ጊዜ እንደዚህ ነበር በህውሃት ጊዜ እንደዚህ ነበር። በሚኒሊክ ጊዜ እንደዚህ ነበር ከዛስ በዘር ያዕቆብ ጊዜ እንዲህ ነበር። በተለያየ ጊዜ ያሉ ታሪኮች በተለይ የጥንት ታሪኮች በምንድነው? ያለፉት በአፈ ታሪክ ነው ይሄ ደግሞ በመናገር ነው። ስለዚህ መናገር እወዳለሁ። ተረትና ምሳሌዎቻችን ቅኔዎቻችን ታሪኮቻችንን ይናገራሉ በተለይ እንደኛ ሀገርና ስለዚህ ታሪክን ማዳመጥ በጣም እወዳለሁ መናገር ደግሞ በጣም ይመቸኛል። እና ወደዛ ባደላም ግን ያው ማዳመጥ ስለሚል መናገርን ስለሚል ታሪክ መናገር እወዳለሁ

የቀን መቁጠሪያ ትጠቀማለህ? ለሚለው ጥያቄ የቀን መቁጠሪያ የማይጠቀም አለ ብዬ አላምንም በተለይ ቅጥረኛ የሆነ ሰው የቀን መቁጠሪያ ይጠቀማል እያንዳንዱ ቀን በመቁጠሪያ ውስጥ አለ። እንደውም እኛ አካባቢ በተለይ ሰራተኞች ስለሆንን እኛ ተቀጣሪዎች ስለሆንን ቀን የቀን ወራቶችን በአራት ተከፈናቸዋል ዘመነ ፌሽታ ዘመነ ኦዲት ዘመነ ሰቆቃና ዘመነ ተስፋ ብለን በአራት እንከፍላቸዋለን። እና ይሄ ደግሞ ምንን ያመላክታል ዘመነ ፌሽታማ የራሱ አለው ዘመነ ኦዲትም አለው ዘመነ ሰቆቃም አለው ዘመነ ተስፋ አለው እነዚህ ቀን መቁጠሪያ መጠቀማችን የሚያመላክቱ ናቸው። እነዚህ የየራሳቸው ምክንያታዊ ሆነን የተሰየሙ ናቸው እና የቀን መቁጠሪያ እጠቀማለሁ በደንብ ነው የምትጠቀመው እና ያም ደግሞ ማሳየው ምንድነው ያው አስፈላጊ ስለሆነ በተለይ ደሞዝ ለመክፈል የመባት ለመክፈል በተለያዩ ነገሮችን ለማድረግ ቀን መቁጠር አስፈላጊ ነው። በዓላትም እንደኛ ሀገር በርካታ በዓላት ሂደት በቀናት ቁጥር ውስጥ ስለሆነ የቀን መቁጠሪያ የማይጠቀም አለ ብዬ አላምንም ስለዚህ እኔ ያው ከማህበረሰቡ የተለየው ወጣ ያልኩ አይደለሁምና የማህበረሰቡ አካል በዛ ውስጥ ያለው ንዑስ ስለሆንኩኝ የቀን መቁጠሪያ አማልጠቅምበት ምክንያት አይታየኝም ስለዚህ የቀን መቁጠሪያ በደንብ እጠቀማለው።

የምትወደው መጽሐፍ ምንድነው? ለሚለው ጥያቄ በነገራችን ላይ መጽሐፍ በጣም በርካታ መጽሐፍት አሉ። የታሪክ መጽሐፍ ብለን የትምህርታዊ መጽሐፎች አሉ ሃይማኖታዊ መጽሐፎች አሉ የሳይንስ መጽሐፎች አሉ። ስለ ህዋም የሚናገሩ መጽሐፎች አሉ በርካታ አይነት መጽሐፍቶች አሉ። እኔ የምወደው መጽሐፍ የታሪክ መጽሐፍ እና መንፈሳዊ መጽሐፍ እንዲሁም የሰው ልጅ የሰዎች የህይወት ተሞክሮ የሆነ መጽሐፍ በጣም እወዳለሁ። እነዚህን በጣም እወዳቸዋለሁ። ከሰዎች የህይወት ልምድ ላይ እምወስደው በተለይ ክርስቲያን የሆኑ ሰዎች የከፈሉት ዋጋ በጣም እወዳለሁ እና የምትወደው መጽሐፍ ምንድነው ለሚለው ለምሳሌ ከታሪክ መጽሐፍ የካታ ካምቦ መታሰቢያዎች የሚለውን መጽሐፍ በጣም እወደዋለሁ። ከዛ በላይ ግን መጽሐፍ ቅዱስን በጣም እወዳለሁ። በጣም ማለት ነው ቃል የለኝም የህይወት መጽሐፍ ስለሆነ ህይወትን የሚቀይር ስለሆነ። መጽሐፍ ቅዱስ በጣም እወዳለሁ። ከዛ ባሻገር ካታካምቦ መንፈሳዊ የሆነ መጽሐፍ እወዳለሁ ከሱ ውስጥ አንደኛ በቃ ሁሌም ሳነበው በቃ የሚነካኝ መጽሐፍ ካታካምቦ መጽሐፍ በጣም እወደዋለሁ። እነዚህ ከምወዳቸው መጽሐፍቶች ዋነኞች ነው። እዚህ ቀን ምንም ቦታ ከ ደረጃማ ማላወጣላቸው ናቸው። በቃ መጽሐፍ ቅዱስ ምንም መስፈርት ውስጥም ሊገባም አይችልም። መጽሐፍ ቅዱስ አንዱ ነው ከዛ በኋላ ካታካምቦ ሁለተኛውን ተራ ሚይዝ መጽሐፍ ነው ማለት ነው ፈ እና እነዚህን መጽሐፍ የምትወደው መጽሐፍ ምንድነው ለሚለው? መጽሐፍ ቅዱስ አንደኛ ሁለተኛ ካታካምቦ ናቸው።

እሳት ለማንደድ ምን ትጠቀማለህ ወይ ትጠቀሚያለሽ? ለሚለው ጥያቄ እሳት ለማንደድ ለማን ይመስለኛል ደድ ይቀረዋል እሳት ያው ሀገራችን ገና ታዳጊ ሀገር እንደመሆኗ መጠን እሳት በከተማ እንደ አጠቃላይ ስንመለከት ሰላሳ እስከ አርባ በመቶ የሚሆነው የኤሌክትሪክ ሀይል ወይም የመብራት ሀይል የገባለት የሀይል ከ ውሃ የሚመነጨው የኤሌክትሪክ ሀይልን የምንጠቀመው ሰላሳ በመቶ እስከ አርባ በመቶ የሚሆነው ነው ከዛ ውጪ ግን ያለው ህዝብ የሚጠቀመው ደንበኛ ማገዶ ነው ከሰል ሊጠቀም ይችላል እንጨት ሊጠቀም ይችላል የተለያየ ነገር እና እሳት ለማንደድ ብዙ ነገር እንጠቀማለን የመጀመሪያው ከሰል ነው ከዛ በኋላስ ቅጠል የማገዶ የሚራገፈውን ቅጠል እሱን ለማደድ እንጠቀማለን እና ከሰል አለ ከከሰሉ ባሻገር ደግሞ እንጨት ማገዶ እጠቀማለሁ ማለት ነው እጠቀማለሁ እሳት ለማንደድ ክብሪት አለ ከዛ ወረቀት አለ ወይ ቅጠል አለ ከዛ ባሻገር ምን አለ ከእነዚህ ሁሉ በኋላ ምን አለ ስንል እንጨት አለ ይሄ እሳትን ለማንደድ ከምንጠቀምባቸው እኔ ከምንጠቀምባቸው መሳሪያዎች መካከል ዋነኛው ነው ማለት ነው ስለዚህ እነዚህን እጠቀማለሁ አዎ እጠቀማለሁ ምን እሳት ለማንደድ ምን እጠቀማለሁ ክብሪት ወረቀት ቅጠል እነዚህን በዋነኛነት የምጠቀማቸው መሳሪያዎች ናቸው ማለት ነው

ከፀሀይ እንዴት ትጠበቃለህ? ለሚለው ሰው ፀሀይን መከላከል አይችልም። አንዱ ከማንቆጣጠራቸው የአምላክ ስጦታ ወይም ጸጋ ከሆኑት መካከል አንዱ ፀሀይ ናት። ዋነኝዋ በቃ ለሰው ልጅ በጣም አስፈላጊ ናት። ለሰው ልጅ ብቻ አይደለም ህይወት ላላቸው በሙሉ ከሚያስፈልጉት መካከል ፀሀይ ናት። እና ፀሀይ የጥዋት ፀሀይ ከሆነች ፀሀይ ትወደዳለች እሷን የጠዋትን ፀሀይ ከእሷ መጠበቅ ሳይሆን እንጠብቃታለን። ትጠበቃለህ ማለትህ እንጠብቃታለን የጧት ሳይ መሞቅ አለበት። በተለይ አሁን ከፀሀይ ጉድለት ቫይታሚን ዲ በሚባል በሽታ በጣም ብዙ ሰው እየተጠቃ ስለሆነ የጠዋት ፀሀይ ትፈልጋለች። ትናፈቃለች። ፖሊዮ ህፃናትን ፖሊዮ እንዳይዛቸው በጣም አስፈላጊ ስለሆነ እንትን ቫይታሚን ዲ እጥረት እንዳይከሰት ፀሀይ በጣም እሞቃለሁ ጠዋት ጠዋት እሞቃለሁ። ከዛ ባሻገር ግን ቀን ላይ ያለው ፀሀይ ግን በሽታ ነው። ራስ ምታት ያመጣል ብዙ ብዙ ስለዚህ ከዛ ደግሞ ምን አሪጋለሁ እጠበቃለሁ ማለት ነው። ትጠበቃለህ እጠበቃለሁ ስትጠበቅ እኔ ነው ጥላ እጠለላለሁ። ከዛስ ለአይኔ ደግሞ መነፅር እጠቀማለሁ። በዚህ መልኩ ራሴን ከፀሀይ እጠብቃለሁ። እጠብቃለሁ ማለት ነው። እና እንደዛ ነው የማደርገው እኔ በዛ ከዛ ነው የምጠብቀው

ጥላ ወይስ ፀሀይ እመርጣለሁ። ሰዓቱ ይወስነዋል በነገራችን ላይ ጥላ የምንመርጥበት ሰዓት አለ ፀሀይን የምንመርጥበት ሰዓት አለ። ለምሳሌ ጠዋት ላይ ጥላ አይመረጥም ፀሀይ ነው የሚመረጠው ምክንያቱም የሰው ልጅ በቀን በትንሹ ሰላሳ ደቂቃ ፀሀይ ማግኘት አለበት የቫይታሚን ዲ እጥረት በሰውነቱ ውስጥ እንዳይኖርበት በጣም ፀሀይ ያስፈልጋል። ፀሀይ በጠዋት ማለዳ ላይ ከሆነ እስከ አራት ሰዓት ኖ እስከ ሁለት ተኩል ሶስት ሰዓት ባለው ድረስ ፀሀይ ይመርጣል። ከሁለት ተኩል በኋላ ከረፋድ ከሶስት ሰዓት በኋላ ግን ያለውን ፀሀይ ነው አልመርጥም እዚያ ጋር ጥላ ነው የምጠቀመው። በቀጥታ ምክንያቱም ለፀሀይም መጥፎ ስለሆነ ቆዳችን አሁን ፀሀይ የመቋቋም አቅሙ አናታችንም የሚገባው ፀሀይ ቀላል አይደለምና። ስለዚህ እኔ ጥላም የምመርጠው ከሰአት ከአራት ሰዓት ከሶስት ሰዓት ተኩል አራት ሁለት ሶስት ተኩል በኋላ ጥላን እመርጣለሁ። ጠዋት ላይ ግን ፀሀይን እመርጣለሁ። ፀሀይ ደግሞ አስፈላጊ እንደመሆኗ መጠንም ደግሞ አሁን በጣም የተፈጥሮ ሀብታችን በጣም እየተሸረሸረ ከመምጣቱ ጋር ኦዞን ከመሳሳቱ ጋር ጋር በጣም ብዙ ሰዎች ቆዳቸው የተጎዳ ይገኛል በጣም በፀሀይ ሲለበለብ በጣም እንደሌላ ሸክላ ነው የሚያስመስለን ይላላጣል እና እንደዛ እንዳይሆንብን ጥላ መጠቀም አለብን። በነገራችሁ ላይ እና ይበልጥ ግን ወደ ሰፊ ሰዓት ምን ትጠቀሚያለሽ ብባል ጥላ ነው የምጠቀመው? ጠዋት ላይ ግን ምን እጠቀማለሁ ፀሀይዋን እጠቀማለሁ ፀሀይዋን በሚገባ ወደ ውስጤ እንድትገባ እሞቃለሁ እየተገላበጥኩ ከፊትም ከኋላም እሞቃለሁ ከዚያ በኋላ ከሶስት ሰዓት በኋላ እስከ ሶስት ሰዓት በኋላ ያለውን ፀሀይ ግን አልዳፈረውም እዚያ ጋር ጥላ እጠቀማለሁ። ምክንያቱም ምን እላለሁ እንትን እንዳልሆነ ስለዚህ እንደ ሁኔታው ነው እስከ ጠዋት ሶስት ሰዓት ባለው ፀሀይ ጥም እመርጣለሁ። ከዚያ ከሶስት ሰዓት በኋላ ግን ባለው ግን ምን እመርጣለሁ ጥላ እጠቀማለሁ ጥላ እይዛለሁ ማለት ነው። እሱ ደግሞ አስፈላጊ ነገር ነው ብዬ አምናለሁ

በነገራችን ላይ እንደ ማስተዋወቅ ደስ ሚል ነገር የለም እና። እኔ ሰዎችን ማስተዋወቅ በጣም ይመቸኛል እና ሰዎችን ግን ሳስተዋውቅ ቢቻል የሰዎች ሰዎችን በማክበር በቃ የሰዎችን የማወቅ ጉጉት ከፍ በሚያረግ ሁኔታ ስለሰዎቹ ከፍ አክብሬያቸው በአክብሮት በትህትና ትሁት በመሆን ሰዎችን አስተዋውቃለሁ። የሰዎችን ማንነት በማክበር ሰው በመሆናቸው ማክበሩ ሌላ ሆኖ እሱ እንዳለ ሆኖ ከዛ ባሻገር ግን ሰዎች እንዴት ነው ማስተዋውቀው በትህትና በፈገግታ ደስ እያለኝ ደስተኛ ሆኜ ትሁትና ታጋሽ ሆኜ ቀይ ሰዎችን እንትን በማክበር ያላቸውን ነገር በማክበር ያላቸውን ነገር ከፍ በማድረግ ያላቸውን ነገር በማድነቅ በአድናቆት በክብር ሰዎችን አስተዋውቃለሁ ማለት ነው። በተለይ አንድ ሰውን ከሌላ ሰው ጋ ሳስተዋውቅ እንትን ያ ይባላል ጓደኛዬ ሊል ይችላል እንደዚህ ነው በጣም ጥሩ ሰው ነው ተዋወቁት ምናምን ነገር ብዬ በማድና በአድናቆት በትህትና ጥሩ በሆነ መንገድ ሰዎችን ለማስተዋወቅ በማድነቅ በትህትና በማክበር በአክብሮት ሰዎችን አስተዋውቃለሁ ማለት ነው። ስለዚህ ያላቸውን ነገር በማክበር ሰዎችን በዚህ መንገድ በዚሁ ልክ ከሌላ ሰው ጋር በተለይ የኔ ሰዎች ከሆኑ ከሌላ ሰው ጋር እንደዛ አርጌ በቃ በማድነቅ በአክብሮት በትህትና እና ያላቸውን ነገር በማክበር ሰዎችን ማስተዋወቅ እወዳለሁ። እና በዛ መልኩ ነው እማስተዋውቀው ይሄን ነገር ሰዎች ደስ እንዲላቸው እፈልጋለሁ ደስተኞች ሆነው እንዲተዋወቁ ያላቸውን ነገር እንዲያከብሩ ስለምፈልግ በዚህ በማድነቅ በአክብሮት ሰዎችን አስተዋውቃለሁ። በትህትና ትህትናን ጨምሮ አብሬ እነዚህን ሁለቱን ነገሮች አብሬ እንትን ብዬ ሰዎችን ከፍ በማድረግ ያው ያላቸው ነገር ትልቅ እንደሆነ እንዲሰማቸው እንዲያከብሩ ያላቸውን ነገር እንዲያከብሩ በማሰብ እንደዛ ነው ማስተዋውቀው ማለት ነው።

የምትወደው መክሰስ ምንድነው? ለሚለው መክሰስ በነገራችን ላይ እኛ ሀገር ብዙ በጣም መልካም የሆኑ የምንላቸው ያን ያክል መክሰስን እንትን አይሉትም። መክሰስ። የምትወደው መክሰስ ምንድነው? ለሚለው ሲገኝ ሲገኝ እመገባለሁ። ቢቻል መክሰስ ላይ ፍራፍሬ የሆኑ ነገሮችን ባገኝ እመርጣለው። ለምሳሌ ሙዝ ሊሆን ይችላል ብርቱካን ሊሆን ይችላል። ሀባብ ባገኝ ከበላው በኋላ መክሰስን እመርጣለሁ። ከዛ ባሻገር ግን መክሰስ ሰዓት ላይ ምን እወዳለሁ እኔ መክሰስ ሰዓት ላይ ምን እወዳለሁ? ጥብሳ ጥብስ የሆኑ ምግቦች ለምሳሌ ቺብስ ሊሆን ይችላል። ብስኩት ሊሆን ይችላል። የተጠባበሱ ነገሮችን በጣም እወዳለሁ። እነዛ ነገሮች መክሰስ ሰዓት ላይ ተፈላጊ ምግቦች ናቸው ለኔ ምርጫዎቼ ናቸው። እና ፍራፍሬ ከተገኘ ፍራፍሬ ከተገኘ ብዙ ጊዜ አይበላም ብያ ብያችኋለሁ። እና እና ግን የምበላ ከሆነ ግን ፍራፍሬ ባገኝ ደስ ይለኛል። ፍራፍሬ ባገኝ እመርጣለሁ። ከዛ ባሻገር ደግሞ የተጠባበሱ ነገሮች ለምሳሌ ምን ምን ብስኩት ብስኩት እወዳለሁ። ቺብስ ምናምን እነዚህ መክሰሳት ላይ የምወዳቸው ቢቀርቡልኝ የማልጠላቸው ቦንቦሊኖ ምናምን ጣፋጭነታቸው ያልበዛ ምግቦችን እወዳለሁ። ጣፋጭነታቸው ያልበዛ ይሰመርበት ሆኖ ግን ይሄ ወጣ ወጥ ሳይሆን ደረቅ የሆኑ ምግቦችና ፍራፍሬ ነው የምወደው። ማለት ነው። ስለዚህ እነዚህን ምን ምን እወዳለው ፍራፍሬ ሀባብ ከፍራፍሬ ሀባብ ሙዝ አቮካዶ እነዚህም ከሰአት ላይ የምወዳቸው ናቸው። እንዲሁም ዳቦ አለበት ከዛ በተገኘች ጥብስ አጥብስ ብስኩት ቦንቦሊኖ እነዚህ መክሰስ ሰዓት ላይ የምወዳቸው መግቦች ናቸው። ደስ ይሉኛል ግን ይሄ ምን ሲሆን ሲገኝ ነው። ሲገኝ ስለማላገኝ ነው እንጂ እዚህ ሳገኝ እንደዚህም ብመገብ መክሰስ ላይ ደስ ይገኛል እወዳለሁ ማለት ነው። እና ይሄንን ሰዎች ደግሞ እንዲጠቀሙ እመክራለሁ። ሰዎች ቢያገኙ እላለሁ መክሰስ ሰዓት ላይ ምግብ እኔን ጨምሮ በቋሚነት ቢያገኙ ብዬ እመክራለሁ። ምክንያቱም አስፈላጊ ነው። ለሰው ልጅ መክሰስ እና እኔ መክሰስ ላይ ምን እወዳለሁ? ከፍራፍሬ ሀባብ ሙዝ አቮካዶ እወዳለሁ። ከዛ ባሻገር ምን እወዳለሁ ስል ጥብሳ ጥብስ የሆኑ ምግቦችን እወዳለሁ። ማለት ነው

ጨው ትወዳለህ ለሚለው በነገራችን ላይ አደገኛና እድሜ ከሚያሳጥሩት ነገሮች መካከል አንዱ ጨው ነው። ጨው አስፈላጊነቱ እንዳለ ሆኖ ቢታመንም ነገር ግን ገዳይ ከሚባሉ የአለም አቀፍ ጤና ተቋም የአለም አቀፍ የጤና ተቋም ደብሊው ኤች ኦ እንደገለጸው ገዳይ ከሆኑ ምግቦች መካከል አንዱ ጨው ነው። በነገራችን ላይ እና ጨው ከተነገረኝ ይሄን መረጃ ካወቅኩበት ጊዜ ጀምሮ ጨው በጣም ቀንሻለሁ የመውደድ ፍላጎቴ ቀንሷል ምክንያቱም እድሜዬን እንዲረዝም ስለምፈልግ። እድሜ እንዲያጥር አልፈልግም ስለዚህ እኔ ጮህ ብዙ ተጠቃሚ አይደለሁም አሁን ላይ እንደውም ባይደረግ ባይደረግ ራሱ እመርጣለሁ ለመለማመድ ነው። አሁን እንደውም የምፈልገው ላለመልመድ እየሞከርኩ ነው ጨውን በተቻለ መጠን ለመቀነስ ማለት ነው። ለመድመድ ማለቴ ለመቀነስ ጥረት እያደረኩ ነው። እና ጨውን ብዙ አልወድም። አሁን ላይ ከምን አንፃር ከጤና አንፃር ማለት ነው ሰዎችንም አልመክርም ጨው እንዲመገቡ በስፋት አልመክርም። እና ጨው ቀንሱ እላለሁ ስለዚህ ጨው ብዙ ትወዳለህ ወይ ትወጃለሽ ለሚለው ጥያቄ? ጨው ብዙ እምብዛም አይደለም ብዙም አልወድም። ነገር ግን በልኩ በመጠኑ እጠቀማለሁ ያው ምግቡ በጣም ውሃ ውሃ ብሎ ጣዕሙ እንዳያጣ ስለምፈልግ ብቻ በልክ እጠቀማለሁ። ግን ብዙ ጨው ብዙ ትወዳለህ ለሚለው ጨው ብዙ አልወድም። በእውነት ለመናገር ጨው ብዙ አልወድም። ውሃ እንዲጠማኝ አልፈልግም እድሜዬም እንዲያጥር አልፈልግም። እኔ ጨው ብዙ አልውድም ጨው ብዙ የሚሉ ሰዎች ራሱ በጣም ያሳዝኑኛል። ለምን? ወይኔ ጤናቸው ነው ብዬ ነው የማስበው። ስለዚህ እኔ ጨው ብዙ አልወድም። ጨው ብዙ እኔ አልወድም

የማንቂያ ሰዓት ትጠቀማለህ? ለሚለው ጥያቄ የማንቂያ ሰዓት ለሰው ልጆች አስፈላጊ ነው ወይም ደወል ማለት ነው በተለይ እንቅልፍ ለሚያስቸግረው ሰው ማንቂያ ሰዓት በጣም አስፈላጊና ጠቃሚ ነገር ነው ምክንያቱም እንቅልፍ ለሚያስቸግረው ለሚታገለው ሰው በጣም የማንቂያ ሰዓት ጠቃሚና አስፈላጊ ነው ስለዚህ ሰው ቢጠቀም እመክራለሁ እኔ ግን የማንቂያ ሰዓት አልጠቀምም ባሰብኩት ሰዓት በዛች ሰዓት ባለምኳት ሰዓት ለምሳሌ ስምንት ሰዓት አስቤ ከሆነ በቃ ባቀርኩት ሰዓት በዛ ሰዓት እነሳለሁ ያው በጣም ካልተቸገርኩ የድካም ስሜት ቀን ላይ ያለኝ ስሜት ያለኝ ሙድ በጣም ስደክም ውዬ ከሆነ የዛ ሰዓት አልፎ አልፎ አልፎ ነው የምትጠቀመው አልፎ አልፎ በብዛት ሳይሆን በጣም አልፎ አልፎ በተወሰነ ያው አልጠቀምም ወደ ማለቱም ያጋድላል ምክንያቱም ብዙ ጊዜ በቋሚነት አልጠቀምም አልፎ አልፎ በጣም የድካም ስሜት ቀን ላይ በጣም በብዙ ድካም ውስጥ አሳልፌ ከሆነ ከተጠራጠርኩኝ አልነሣም ብዬ ከፈራሁኝ የማንቂያ ሰዓትን እጠቀመዋለሁ በዛ ሰዓት በስነ ስርዓት በጥንቃቄ በስነ ስርዓት እጠቀማለሁ ማለት ነው እና የማንቂያ ሰዓትን እጠቀማለሁ ብዬ የመድፈር ነገር ባይሆንም አልፎ አልፎ እጠቀማለሁ ያ ደግሞ የድካም ስሜት በጣም ቀን ላይ የድካም ላይ ምናምን አሳልፌ ከሆነ የማንቂያ ሰዓትን አልፎ አልፎ ነው የምትጠቀመው በቋሚነት ሳይሆን አልፎ አልፎ የማንቂያ ሰዓትን እጠቀማለሁ እንጂ በቋሚነት የማንቂያ ሰዓትን አልጠቀምም ምክንያቱም እኔ ባሰብኩት ሰዓት ለምሳሌ የሆነ ሰዓት አስቤ ነገ ብልስ ተነስቼ ይሄን አደርጋለሁ ብዬ ካሰብኩኝ የዛ ሰዓት በዛች ሰዓት እነሳለሁ የመንቃት ባህሪ ስላለኝ የመጠራጠር ባህሪ የለኝም እና ግን ድካም ላይ በጣም ሰፊ ሰዓት በድካም ካሳለፍኩህ ግን እጠቀማለሁ እንጂ አልፎ አልፎ አልፎ አልፎ በቋሚነት ሳይሆን አልፎ አልፎ የማንቂያ

ስትታመም ከስራ ትቆያለህ ለሚለው ጥያቄ? ጤና ወሳኝ ነገር ነው። ማለት ሰው ያለ ጤና ምንም ነገር ማድረግ አይችልም ብዬ አምናለሁ። እና ሚደክመውም ለጤና ነው ምንበለውም ጤነኛ ለመሆን ይመስለኛል። አደል ያው ቆመን ለመንቀሳቀስ ምናምን አስፈላጊ ስለሆነ እንድንቋቋም ሚያደርገን ጤነኛ መሆናችን ስለሆነ እና። መታመም እግዚአብሔር በቃ ጤናችን ይባርክልን ብዬ አምናለሁ ጤናችን ይባርክልን እና። ሰው ሲታመም የመስራት አቅም ይኖረዋል ብዬ አላስብም የስራችን ሁኔታ ይወስነዋል። ለምሳሌ የጉልበት ስራ የሚሰራ ሰው ከሆነ። የጉልበት ስራ ምሰራ ከሆነ። የቢሮ ስራ ለምሳሌ ቁጭ ብለን የምንሰራው ስራ ሰዎችን ማዋራት ሊሆን ይችላል። እና ሌላም ሌላም ስራ ደግሞ ከሰዎች ጋር የማያገናኝ የሲስተም ስራዎችን ቁጭ ብለን በግላችን የምንሰራ ከሆነ እሱ ያን ያክል ታመንም በጣም ካልታመምን በጣም ካልታመምን የመሙ ሁኔታ ወሳኝነት አለው። በጣም ሲያመን መካከለኛ እና በጣም ከፍተኛ የሆነ ህመም ካለን ዝቅተኛ የሆነ ህመም ስሜት ካለን መካከለኛ እና ዝቅተኛ የሆነ ስሜት ለምሳሌ ራስ ምታት ምናምን ከሆነ መቆየት እንችላለን። ግን በጣም ከፍተኛ የሆነ እግዚአብሔር ጤናሽን ይባርክልን እንጂ ከፍተኛ የሆነ የህመም ስሜት ካለ ግን አልቆይም ስራ ቦታ ላይ ትቼ ነው ምወጣው። ምክንያቱም ቅድሚያ ለራሴ ነው እኔ ስኖር ነው የምሰራው ብዬ አምናለሁ። እኔ ደህና ሰው ነው ምሰራው እኔ ጤነኛ ስሆን ነው ምሰራው ብዬ ስለማምን ሚደከመውም ለዛ ነው ብዬ ስለማምን። እኔ በጣም ካመመኝ ስራ ቦታዬ ላይ የመቆየት እንትን የለኝም ፍላጎት የለኝም ከዛ ቦታ ላይ ወዲያው ዞር ለማለት ነው ምፈልገው። ሰው ደህና ሲሆን ብቻ ነው በንቃትና ስኬታማ የሆነ አመርቂ የሆነ ውጤት ያለው ስራ መስራት ሚችለው መስራት ሚችለው ጤነኛ ሲሆን ነው ብዬ ስለማምን። ስታመም ከስራ ቦታዬ ላይ አልቆይም። ወዲያው ነው ከዛ ቦታ ዞር ምለው ግን ከፍ ካለ እና መካከለኛ ከሆነ ብቻ ነው ዝቅተኛ ከሆነ ግን ያው እየታመምኩም እሰራለሁ ያው አልቀርም። ቀጥለጥ ብዬ ስራዬን እሰራለሁ ስለዚህ ስታመም ከስራ ላይ ትቆያለህ ለሚለው ጥያቄ? ዝቅተኛ የሆነ ደረጃ ካለው እቆያለሁ። ካልሆነ ግን ትቼ ነው ምወጣው እስከዛ ቦታ ላይ ዞር ለማት ነው ምፈልገው አልቆይ

ዋና በነገራችን ላይ የአካል ብቃት እንቅስቃሴ ከሆኑት መካከል ሰው ሊያዝናና ከሚችለው ነገሮች መካከል አንዱ መዋኘት ነው። መዋኘት በጣም ለሰው ልጅ አስፈላጊ በተለይ ለሴት ልጆችም ሆነ ለወንድ ልጆች አካል ብቃት እንቅስቃሴ በቃ ብዙ ነገሮችን እንዲረሱ ውሃ በጣም አስፈላጊ ነው ይመከራል። በጣም ጥሩ ነገር ነው መዋኘት ዋና ምክንያቱም ሙሉ የሰውነት ክፍላችን ነው እንቅስቃሴ የሚያደርገው። በዛ ደግሞ የሰውነት ቅርጻችን የተስተካከለ እንዲሆን ሙሉ አካላችን ነው የሚሰራው በምንዋኝበት ጊዜ ከ አንገታችን አንስቶ ሙሉ እግራችን ድረስ ሙሉ የሰውነት ክፍላችን እንቅስቃሴ ስለሚያደርግ በጣም ዋና በጣም መሰረታዊ አስፈላጊ የሆነ ነገር ነው ብዬ አምናለሁ እና ዋና ቆንጆ ነው። ለሰውነት ለአካል ብቃት እንቅስቃሴ መሰረታዊ ብለው ከሚያስቀምጧቸው ነገሮች መካከል አንዱ ዋና ነው ነገር ግን ይህ ዋና ለተለያዩ የሰውነት ጠቃሚ ነው በጣም ጠቃሚ። ግን ወደ ራሴ ስመጣ የዋና አስፈላጊነት እንዳለ አምኛለሁ ግን ወደ ራሴ ስመጣ ዋና እኔ አልችልም። ውሃ ውስጥ ያው ወክ ማድረግ ምናምን ውሃ ውስጥ ዳር ላይ ወንዝ ዳር ላይ እወዳለሁ እንጂ ውስጥ ገብቶ የመዋኘት ድፍረቱ አለኝ። ግን ያው እንደ እድል ሆኖ ያደግኩበት አካባቢ ላይ ውሃ የለም። ውሃ በስፋት የለም። ተፈልጎ ነው የምንጠጣውም የሚገኘው እና የውሃ ችግር ያለበት አካባቢ ላይ ስለሆነ ያደግኩት። እኔ መዋኘት አልችልም በእውነቱ ዋናን አልችልም። ብችል ደስ ይለኛል ያው አስፈላጊነቱ የታመነ ቢሆንም የሚታመን ቢሆንም በጣም ቆንጆ ነው ሰው መዋኘት አለበት ከዋኘ ደግሞ ለሰውነቱ አሪፍ ነው። ጤንነቱ ለጤንነቱ የበላው ምግብ ከዛ ውርፁ ራሱ የተስተካከለ እንዲሆን ይረዳዋል። ነገር ግን እኔ መዋኘት አልችልም ምክንያቱም በአካባቢዬ ብዙ የሆነ የውሃ አካላት ምንጭ ምናምን ነገር ነው ያለው እንጂ ወደ ለዋና የሚመች እንትን ስለሌለ እኔ

ማታ በም ን ሰዓት ትመገባለህ? ለሚለው ማታ ሰው ምግብ ይመገባል እንዴ በመጀመሪያ ደረጃ። እኔ እራት ማታ በጣም ሳይመሽ በጊዜ ነው። እ እራት ከሚመገቡ ሰዎች መካከል ነኝ። ማ ከመሸ በኋላ አይፈጭም ብዬ ስለማምን ወደ መኝታ ስሄድ ሰው ምግብ የግድ መመገብ አለበት ብዬ አላምንም እኔ እንደ ሰው ይለያያል። እኔ እንደዛም ማምን ሰው አይደለሁም። ስለዚህ የሰው ልጅ ማታ እኔ በምን ሰዓት ምግብ እመገባለሁ ቀድሜ ነው። ከስራ የምገባው መደበኛ አንድ ሰዓት እስከ አንድ ተኩል ባለው ነው የሚገባው እና ገብቼ ወዲያው እጠቀማለሁ ያው ልብስ ቀያይረን ምናምን እመገባለሁ ከዛ በኋላ ግን አልመገብም። ወደ መኝታ ነው የምሄደው ከመሸ በኋላ ምግብ አልበላም። ይፈጫል ብዬ ስለማላስብ ማለት ነው። ወይ ሰው ሁሉ የልምድ ነገር ይለያያል እኔ ግን ከመሸ በኋላ ታሪክ ቢመጣ ምግብ አልመገብም። ማታ እስከ ሁለት ሰዓት ባለው ሁለት ሰዓት ሳያልፍ እስከ ሁለት ሰዓት ባለው ነው የምመገበው። ከዛ በኋላ ግን አልመገበም። ለምን? አልለመድኩም ከመሸ በኋላ ምግብ መመገብ ስላልለመድኩ አልበላም። ይኸው እስከ ሁለት ሰዓት ባለው ግን እራት ጥንቅቅ አድርገን እንተኛለን ማለት ነው። ግን ያው ውሃ ምናምን ፈሳሽ ነገሮችን ግን እንወስዳለን ለምሳሌ ቡና እየጠጣን ልንቀል እየተጨዋወትን ልንቀመጥ እንችላለን ምናምን የዛ ጊዜ ግን። ያው እንትን እላለሁ እጠጣለሁ እንጂ ያው እንደ ውሃ እንደ ምግብ ከተቆጠረ እጠጣለሁ። ምግብ ግን በስነ ስርዓት ቁጭ ብዬ ግን የምመግበው ከሁለት ሰዓት በፊት ነው። ከሁለት ሰዓት በፊት ጠንቅቅ አድርገን እንጨርሳለን። ለምን? ሲባል እንዳንቸገር ቀድመን ስራ እንትን እንዳልቸገር ቀድሜ ተመግቤ ከስራ እንደገባሁ በድካም ስሜት በጣም የመመገብ ፍላጎት ያለኝ በዛ ሰዓት ስለሆነ በደንብ እበላለሁ። ከዛ በኋላ ግን ሁለት ሰዓት ከሁለት ሰዓት በፊት ግን በኋላ ግን አልመገብም ያው እስከ ሁለት ሰዓት ባለው ነው የምመገበው። ከዛ በኋላ ይፈጫል ብዬ ስለማላስብ አልመገብም

ጫጫታ ታገኙበት ትችላለህ ስንል ጫጫታ በርካታ አይነት የጫጫታ አይነቶች አሉ። ለምሳሌ የሙዚቃ ሊሆን ይችላል የለቅሶ ሊሆን ይችላል ሌላው የሁካታ ሊሆን ይችላል። ከዚያ ባሻገር ደግሞ የሰዎች ወሬ ለምሳሌ የሰዎች እርስ በራሳቸው ምናምን እያወሩ ሊንጫጩ ይችላሉ። ለምሳሌ አንዳንድ ቦታዎች ላይ መጠጥ ቤቶች ላይ በጣም ሰዎችን እርስ በእርስ እያወሩ ጨጨታዎች እንትን ሊሉ ይችላሉ። ተቋማት ላይ ሰላማዊ ሰልፍ ሊሆን ይችላል የተለያዩ ቦታዎች ላይ ጫጫታዎች ይኖራሉ። እኔ ግን ጫጫታ ታገኝበት ዘንድ ትችላለህ ለሚለው እኔ ስራ ቦታ አካባቢ የተወሰነ ጫጫታ ሊኖር ይችላል። መኖሪያ ቤት ቦታ አካባቢ ግን የምንኖርበት አካባቢ ምናልባት የሙዚቃ ጫጫታ አገኛለሁ ከዚያ ባሻገር ግን ጸጥ ያለ ቦታ ላይ ነው። ብዙም የማሳልፈው እና ጫጫታ የማግኘት እንትኔ አነስተኛ ነው። ብዙም ጫጫታ የማግኘት እንትን የለኝም። እና ጫጫታ አለ ብዬ ደፍሬ እዚህ እዚህ ቦታ ላይ ጫጫታ አለ ብዬ ደፍሬ ማለት እቸገራለሁ። እና ጫጫታ አገኛለሁ የት ስራ ቦታዬ ላይ እና መኖሪያ አካባቢው ደግሞ የሙዚቃ ምናምን የለቅሶ ሊረብሽ ይችላል። እና ከዚያ ባሻገር እነዚህ ጫጫታ የማገኝባቸው ናቸው። እነዚህ ከሰዎች ጋር ስንሆን ጫጫታ ሊፈጠርባቸው የሚችሉ ነገሮች ናቸው። እና ጫጫታ ተገኝበት ትችላለህ አዎ አገኛለሁ በጣም ጫጫታ ይገኛል አለ

መንዳት ሲባል ምን? መንዳት ከብት መንዳት አለ። እንስሶች መንዳት አለ። እኛ ሀገር ጋር ነገር ግን ይሄ ጥያቄ ይመስለኛል መኪና መንዳት የሚለው ጋር ይወሰዳል። መኪና ሲባል ደግሞ እኛ ጋር ሁለት አይነት መኪና ነው ያለው አንደኛው በባህላዊ መንገድ የሚዘጋጅ መኪና ላይ ለመንቀሳቀሻ ሳይሆን ለመስሪያ በቀላሉ ስራዎችን ለማከናወን የምንጠቀምበት ነው። አንዱ አነስተኛ መኪና ግን አሁን ይሄ ጥያቄ በእርግጠኝነት ይመስለኛል ባለ አራት ጎማ ተሽከርካሪ የሆነ መኪና ማለቱ ነው። እና እኔ የመኪና መንጃ ፍቃድ ለመውጣት በጣም ጥረት ካደረጉ ዋጋ እየከፈሉ ካሉ ሰዎች መካከል አንዷ ነኝ። እና መኪና መንጃ ፍቃድ ግን ለመንዳት መንጃ ፍቃድ ያስፈልጋል። እኔ ደግሞ መንጃ ፍቃድ የለኝም መንጃ ፍቃድ ከሌለኝ ደግሞ መንዳትና ልለምድ አልችልም ካለመድኩ ደግሞ አልነዳም ማለት ነው። ስለዚህ የመንዳት የመለማመድ አጋጣሚውንም እንደ አጋጣሚ ሆኖ አላገኘሁኝም እና ባገኝ ደስ ይለኛል። በመሰረቱም በቃ ብለምድ ሞያ አይደል ሰው እኮ እንጀራ ሆኖ ይበላበታል ታክሲ እየሰራ የተለያዩ ነገሮችን እየከወነ ይመገብበታል። እና እኔ ግን መኪና መንዳት መንዳት መንዳት አሁን ያልኳችሁ ባህላዊ ከሚለው ከዛ በዘለለ እነዚህ ባህላዊ መንዳት የሚለውን ዘመናዊ መንዳት የሚለውን መኪና መንዳት እኔ አልችልም። ምክንያቱም ላይሰንሱ ወይም መንጃ ፍቃዱ የለኝም መንጃ ፍቃድ ከየለኝ ደግሞ ልለምድ አልችልም። ምክንያቱም የተለማመደ ሰው ነው መንጃ ፈቃድ ሊኖር የሚችለው እና እኔ ምን መንዳት ትችላለህ? ለሚለው ጥያቄ እኔ መኪና እኔ መንዳት አልችልም። ሌሎቹ ያን ያክል እውቀት ስለማይፈልጉ ከብት መንዳቱ ምናምን ያን ያክል እውቀት አይፈልጉምና። እኔ መንዳት አንችልም

ማደንዘዝ ስንል በነገራችን ላይ ለሰዎች ሰዎችን ማደንዘዝ እንደማለት ነው። ለራሴ ግን መደንዘዝ እኔ አልወድም። መደንዘዝ አልወድም። ሰው የሚደነዝዘው እንዲሁ ዝም ብሎ ከመሬት ተነስቶ ይደነዘዛል ብዬ አላምንም። የተለያዩ ነገሮችን አደንዛዥ የሆኑ እጾችን ሲጠቀም ነው ሰው የሚደነዝዘው። እና እኔ ማደንዘዝ ሌሎች ሰዎችን ማደንዘዝም አልወድም። ራሴም መደንዘዝ አልወድም ምክንያቱም ጠቃሚ ስላልሆነ በመደንዘዝ የምናገኘው ጥቅም የለም ምንም አይነት የሚገኝ ነገር የለም። ስለዚህ ሰዎችም እንዲደነዝዙ አልመክርም አልፈልግም እና አትደንዝዙ እላለሁ ይሄ ነው። እና ማደንዘዝ ትወዳለህ? ለሚለው ጥያቄ እኔ ማደንዘዝ አልወድም። እኔም መደንዘዝ አልወድም አስፈላጊ ስላይደለ ማለት ነው እና ሰዎችንም እንዲደነዝዙ አልፈልግም። ያው ንቃተ- ሄሊናቸው እንደነቃ መሆን አለበት ብዬ ስለማምን። ማደንዘዝ አልወድም። አልወድም ማለት ነው

በነገራችን ላይ ሳህኖችን በርካታ የአይነት የሆኑ ሳህኖች አሉ እንደኛ ሀገር መመገቢያ ሳህኖች አሉ። መመገቢያ ሳህን ትሪ አለ። ከዛ ባሻገር ደግሞ ሳህን ጉድጓዳ ሳህን አለ ዝርግ ሳህን አለ የቡፌ ሳህን አለ እነዚህ ሁሉ የሳህን አይነቶች ናቸው። እና ሳኖችን ማጠብ ትወዳለህ ለሚለው የሴት ልጅ እስከሆንኩ ድረስ ማጠብ ግዴታ ነው። እኛ ጋር ያው እንደ ባህላችንም ሳይሆን ያ ኢትዮጵያዊነታችን ባህላችንም ነው። እና ብዙ ጊዜ የማጠብ እጣ ፈንታ በሴቶች ላይ የወደቀ ነው ሲኖር ደግሞ ሰው እየተረዳዳ የሚኖረውና ባልወድም ማጠብ ግዴታዬ ስለሆነ አጥባለሁ ማለት ነው። እና ማጠብ አልወድም ግን አጥባለሁ ያው ካልወደድን ደግሞ ንጽህናን እንጠብቅም ማለት ነው። ንጽህና ባልተጠበቀበት ሳህን ደግሞ መመገብ አንችልም። ስለዚህ ያ እንዳይሆን ወደድንም ጠላንም ምን ማድረግ አለበት? መታጠብ አለበት ማጠብ ያስፈልጋል። ወሳኝ ነገር ስለሆነ ማለት ነው አስፈላጊ ነው። የግዴታ ነው መታጠብ አለበት ንጹህ መሆን አለበት። በተለይ የምንመገብባቸው ሳህኖች በጣም አስፈላጊ ስለሆኑ ሳህኖች መታጠብ አለባቸው። እና ማጠብ ሳህኖችን ማጠብ ያው አስፈላጊ ነው። እና እወዳለሁ ብዬ ባልደፍርም ግን ያው ማጠቤ ግድ ስለሆነ አምሳ በመቶ ያክል ያው ማለት ነው። እና ሳሕኞችን ማጠብ ሶዳይ ላይ የሚጥለው አልፎ አልፎ አጥባለሁ እንጂ በጣም ሙ ጥኝ ብዬ ሳይሆን ያው ወዳለው ንጽህና የሚጠላ የለም። ከዛ አንፃር እንጂ በጣም ሙጥኝ ብዬ እንትን አይደለም። ሃምሳ በመቶ ያለኝ ሳህን ለማጠብ ያለኝ ቦታ ማለት ነው። ከዛ ባሻገር ያን ያክል ሳህን የማጠብ ፍላጎት የለኝም። እና ሰዎች ሳህን ንጽህና በንጹህ እቃ መመገብ ስላለብን ሳህን አጥባለሁ እንጂ ሳህን ማጠብ ያን ያክል በጣም ተንገብግቤ አላጥብም። ያው መታጠብ ስላለበት ነው የማጥበው አምኜበት እና ሳህን ማጠብ አልወድም

ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው ቤተሰብ ሁሌም እኮ ይሰበሰባል። ግን የጋራ ጊዜ ለሚባለው ነገር እኛ በሳምንት ሁለት ቀን እንሰበሰባለን ያለውን ነገር ለመወያየት የገጠመንን ችግር ለመፍታት ምናምን ማታ ማታ እንገናኛለን እና ሰብሰብ ብለን ነው የምንገኘው ያው ሀበሻነታችን ደግሞ አላችሁ አለች አይደል ማታ ማታ ላይ ቡና አፍልተን ሰብስብ ብለን የምንጫወታ ጨዋታ አለች እና ይቺ ጨዋታም ስለምትናፍቀን እንትን እንላለን ግን ቤተሰባዊ ደግሞ ብሎ ያንድነት ጊዜያችን ግን ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው እንግዲህ አንድ ጊዜ በሳምንት ሁለት ጊዜ በሁለት ቀን በሶስት ቀን አንድ ጊዜ ሳምንት ሁለት ጊዜ እንሰበሰባለን ቤተሰብ ብቻ ባንጠራው በአንድ እናትና በአንድ አባት ያለን ከዛ ባሻገር ግን ሰፊው ሆነ የቤተሰብ አካል ብለን እንደቆሙላቸው እንደ ሀበሻ የቤተሰብ በወር አንዴ ይሰበሰባል ማለት ነው እና በወር አንዴ ያለውን ነገር ያው እንትን ለማለት ያው ቤተሰብ ምን ሊወራው ምን ሊወያይ ይችላል ያን እንትን ለማለት በ ዋናው ቤተሰብ በሳምንት ሁለቴ ሌላው ግን ቤተሰብ ወይ አንዴ እንሰበሰባለን እና ይሄን ይመስላል ማለት ነው።

ስልክ በቀን ስንት ሰዓት ስልክ ትጠቀማለህ ለሚለው ጥያቄ ስልክ መጠቀም አስፈላጊ ነገር ነው? ለእያንዳንዱ ነገር በተለይ አሁን ካለው ቴክኖሎጂ አንፃር ስልክ በየሰአቱ መጠቀም አስፈላጊ ነው እንድንጠቅምም ጊዜው ሁኔታ ያስገድዳል። እያንዳንዱን መረጃ በስልክ ስለሆነ ምንለዋውጠው ያው በየነ መረብ መሆኑ የታመነ ቢሆንም። ነገር ግን ያ በየነመረብ መረብ ላይ የሚተላለፈው ነገር ምን ይፈልጋል ስልክ ይፈልጋል? እና ስልክ ወሳኝና አስፈላጊ ነገር ነው። እና እኔ ስልክ እጠቀማለሁ ግን በቀን በጣም ተጠቀምኩ ከተባለ ሁለት ሰዓት በላይ ይሆናል ብዬ አላምንም ሁለት ሰዓት ኦር አንድ ተኩል ከነ ተኩል እስከ ሁለት ሰዓት ባለው ጊዜ ውስጥ ይሆናል። በዚህ ጊዜ ውስጥ ስልክ በደንብ ወርቅ አድርጌ እጠቀማለሁ አስፈላጊ ስለሆነ ለሰው ልጆች ጠቃሚ ስለሆነ። ስልክ እጠቀማለሁ የዛን ጊዜ ከዛ ጊዜ ውጪ ግን። በቀን ከአንድ ሰዓት ሁለት ሰዓት ከዛ በላይ ግን የሚሆን ይሆናል ብዬ እርግጠኛ ሆኜ ለማድረጋገጥ እቸገራለሁና። ነገር ግን ስልክ ከአንድ ተኩል እስከ ሁለት ሰዓት ባለው ጊዜ ስልክ እጠቀማለሁ ያን ያክል ሰዓት ይሆናል ብዬ አስባለሁ። የሙሉ ቀን አይደለ ያለ ያረሳት። በቀን ስንት ሰዓት ስልክ ትጠቀመለህ? እንግዲህ ስናወራም ይቆጥራል እኮ ይቆጥራል አምስት አምስት ደቂቃ ከአስር ሰው ጋር እንኳን ባወራ በቃ አንድ ሰዓት አካባቢ ሆነ ማለት ነው። ስለዚህ ስልክ በቀን ለሁለት ሰዓት ያክል ያው በንጽጽር ማለት ነው ከፍም ዝቅም ሊል ይችላል። ግን ከአንድ ሰዓት ከአንድ ሰዓት ተኩል እስከ ሁለት ሰዓት ባለው ጊዜ ውስጥ እጠቀማለሁ ማስነው

በምን ሰዓት ትነሳለህ ለሚለው ጥያቄ ከእንቅልፌ ይመስለኛል የምንነሳበትን ሰዓት እየጠየቀኝ ያለው? እኔ ከእንቅልፌ የምነሳበት ሰዓት ሌሊት አስራ አንድ ሰዓት ላይ ነው የምነሳው ያው የቀን ተግባሮቼን ለማከናወን ለንቃትም እንዲያመቸኝ ልምድም ስላለኝ። ቀን አስራ አንድ ሰዓት ሌሊት አስራ አንድ ሰዓት ላይ ነው የምነሳው። አስራ አንድ ሰዓት እነሳለሁ ከዚያ በኋላ ነው ተግባሮቼን ማከናውነው እና ተግባሮቼን ለማከናወን እንዲያመቸኝ ሌሊት ያለውን ንቃት በጣም እወደዋለሁ እና የሌሊት ሰው ነኝ። ቅድም ብዬ አይደል እና በምን ሰዓት እነሳለሁ አስራ አንድ ሰዓት ላይ ከምሽቱ አስራ አንድ ሰዓት ላይ። እነሳለሁ ከእንቅልፌ ማለት ነው። እና በዚያ ሰዓት ተነስቼ ነው ተግባሮቼን እስከ አስራ ሁለት ሰዓት ተኩል ድረስ ባለው ለምሳሌ ተግባሮቼን አከናውናለሁ። እና እስከ እስከ አስራ ሁለት ሰዓት ተኩል ተግባሮቼን ለማከናወን ግን ያው በቂ ባይሆንም ግን አሁን አስራ አንድ ሰዓት ላይ እስካሁን ድረስ አስራ አንድ ሰዓት ላይ በመነሳት ላይ እገኛለሁ እና ሁሉም ሰው በዚህ ሰዓት ተነስቶ ተግባሮችን ቢያከናውን መልካም ነው ብዬ እላለሁ። የቀን በጣም የጠራ ንቃት እንዲኖረው እና ይሄንን ለማለት እፈልጋለሁ። እና በምን ሰዓት ትነሳለህ ወይም ትንሽያለሽ ለሚለው ጥያቄ? እኔ የምነሳው ከምሽቱ አስራ አንድ ሰዓት ላይ ከመኝታዬ እነሳለሁ ማለት ነው

ሰንደል የምንለው እንደ አማርኛው ከሆነ፤ ሰንደል ቤት ውስጥ የሚጨሰው ለሽታ ምናምን የሚጭሰው ሰንደል ትጭሳለህ ወይም ታጨሳለ ነው የሚባለው። ትለብሳለህ ግን ከተባለ ሰንደል ትለብሳለህ ከተባለ ግን ሲሊፐር ወይም የቤት ጫማ ነው። ያው ስራ ቦታ ካልዋልን፤ ውጭ ካልዋልን፤ ቤት ውስጥ ከሆነ ውሏችን ውሎዬ ቤት ውስጥ ከሆነ የትኛውም ሰው ይጠቀማል ብዬ የማምነው ሰንደል ነው። ጥልፍልፍ የሆኑ፤ ክፍት ጫማዎችን ቀለል ያሉ ቤት ውስጥ ለእንቅስቃሴ፥ ለስራ የማይከብዱ፥ የማይቸግሩ ጫማዎችን እንጠቀማለን፤ እና ያንን ከሚጠቀሙ ሰዎች መካከል አንዷ እኔ ነኝ። እና ቀለል ያሉ ጫማዎችን ነው የምጠቀመው ሰንደሎችን ሰንደል ሳንዳሎችን እጠቀማለሁ። ያው ቤት ውስጥ ለእንቅስቃሴ እንዲያመቸኝ አንደኛ ነገር እንዳልቸገር ምን እጠቀማለሁ ሳንዳልሶችን እጠቀማለሁ። ቤት ውስጥ በምንቀሳቀስበት ሰዕት ቀለል ያሉ ሳንደሎችን ነው የምጠቀመው ማለት ነው።

በቀን የሰው ልጅ ውሃ በጣም በስፋት መጠጣት አለበት ብዬ አምናለሁ ውሃ ከሌለ በሰውነታችን ውስጥ ካሉ ምግቦች የሰውነታችን ውስጥ ከሚዘዋወሩት መካከል ሰባ በመቶ የሚሆነው ውሃ ነው። የሰውነታችን ክፍል ውስጥ የሞላው እና ውሃ ወይም ፈሳሽ ነገር ነው እና ለብዙ ነገር ውሃ አስፈላጊ እና ጠቃሚ ነውና ውሃ ይጠቅማል ያገለግላል ብዬ እላለሁ። እና ውሃን የሰው ልጆች እንዲጠቀሙ እመክራለሁ። እኔም ውሃን እጠቀማለሁ በብዛት እና ውሃን ከሚጠቀሙ ሰዎች መካከል አንዷ እኔ ነኝ ለሰውነት አስፈላጊ ነው ለደም ዝውውር ለምግብ መፈጨት ጠቃሚና አስፈላጊ ከሆኑ ምግቦች መካከል ከሆኑ የሰውነታችን ምግቦች መካከል ውሃ አንዱ ነው። እና በቀን ምን ያህል ውሃ እጠጣለሁ? እኔ በቀን ከሁለት ሊትር እስከ ሶስት ሊትር ያክል ውሃ እጠጣለሁ። በተቻለኝ መጠን ያው ቀስ ቀስ እያልኩ እነዛ ውሃ ብቻ ማለት ነው። ያው ሻይ ምናምን ነገር ሳይደማመር ውሃ ብቻ ከሁለት ሊትር እስከ ሶስት ሊትር። ባለው እጠጣለሁ ለመጠጣት እሞክራለሁ የተቻለኝን አደርጋለሁ። እና ውሃ ጠቃሚ ነው ውሃ ጠጡ እላለሁ። እኔ የምጠጣው ምን ያክል ነው አልኩኝ? ከሁለት ሌትር እስከ ሶስት ሌትር ባለው ውሃ እጠጣለሁ። ጠዋት እስከ ስድስት ሰዓት ባለው አንድ ሌትር ከሰአት በኋላ ደግሞ ሁለት ሊትር ለመጨረስ እሞክራለሁ። ቀስ እያልኩ ስለሆነም ጠጣሁ ያ በጥድፊያም ሳይሆን ቀስ እያልኩ ነው የምጠጣው ማለት ነው

ጊዜ በ ያው የተከፋፈለ ነው። በስራ ጊዜ እረፍት ይደረጋል ብዬ አላምንም እና ከማያምኑ ሰዎች መካከል አንዷ ነኝ። በስራ ሰዓት ወይም በስራ ጊዜ እረፍት አላደርግም ታደርጋለህ ለሚለው እረፍት አላደርግም እንዴት ይደረጋል? በስራ አምናለሁ ስራ እሰራለሁ በእረፍት ጊዜ። ታዲያ ስራ እሰራለሁ ወይ የሚለው ደግሞ ተገላቢጦሽ ሁላ ጥያቄ ነው ሊሆን የሚችለው ስለዚህ። እኔ በስራ ሰዓት አላርፍም በስራ ሰዓት ስራ ላይ ነኝ። በስራ ሰዓት ተግባሬን እያከናወንኩ ነው ልገኝ የምችለው እና በስራ ሰዓት እረፍት ተገቢ ነው ብዬም አላምንም። ተገቢ ስላልሆነ ደግሞ ተገቢ ያልሆነ ነገር ደግሞ ማድረግ አለብኝ ብዬ ደግሞ አላስብም። መደረግ አለበትም ብዬ ደግሞ አላምንም። እና በ ስራ ጊዜ ወይም በስራ ሰዓት እረፍትን ከማድረግ እቆጠባለሁ። እቆጠባለሁ ተግባሬን በአግባቡ ለመከወን የተቻለኝን ነገር አደርጋለሁ እንጂ በስራ ሰዓቴ የእረፍት ለማረፍ ብዙም ፍላጎት አይኖረኝም። መሻትም አላሳይምና በተቻለኝ መጠን በስራ ሰዓቴ ስራዬን የስራውን ሰዓት በተቻለ መጠን በአግባቡ ስራ ላይ ለማዋል የተቻለኝን ጥረት አደርጋለሁ። እና ስራ በስራ ሰዓት እረፍት በስራ ጊዜ እረፍትን አላደርግም። በስራ ሰዓት ስራዬን በመውጣት ላይ ነው ልገኝም የምችለው እንጂ እረፍት ላይ በመሆን አልገኝም ስራዬን በአግባቡ በመውጣት ጥረት ነው የማደርገው ማለት ነው

ከጎረቤትህ ጋር ጥሩ ግንኙነት አለ። ከጎረቤትህ ጋር ጥሩ ግንኙነት አለህ ለሚለው እንዴ? ሰው ከሰው ጋር ነው የሚኖረው ሰው ከጎረቤቱ ጋር ነው የሚኖረው ሰው እንዴት ከጎረቤቱ ጋር ሆኖ ጥሩ ግንኙነት ሊመሰርት አይችልም? ታላቁ መጽሐፍ ቢቻላችሁ ከሰው ሁሉ ጋር ሰላም ሁኑ ስለሚል። ይህንን እንደ መርህ አድርጌ እወስደዋለሁ። እኔ እና የሰው ልጅ በሚኖርበት ዘመን። ከሰው ሁሉ ጋር ሳላም እንዲሆን እመክራለሁ ሰላም መሆን አለበት ብዬ እምናለሁ። እና በተቻለ መጠን በተቻለ ሁኔታ መልካም የሆነ ግንኙነት እንዲኖረኝ ጥረት አደርጋለሁ። እና አሁን ባለሁበት በዚህ ሰዓት ከጎረቤት ጋር መጥፎ የሆነ ግንኙነት የለኝም። ጥሩ የሆነ ግንኙነት ነው ያለኝ። ያንን ግንኙነት ደግሞ አክብሬ ከሰዎች ጋር ተከባብሬ በዛ ውስጥ ራሴን ማቆየት ማዝለቅ ነው የምፈልገው። እና እላለሁ ከሰዎች ጋር በተለይ ከጎረቤት ጋር ጥሩ እየሆነ ግንኙነት አለኝ። አዎ ከጎረቤት ጋር ጥሩ የሆነ ግንኙነት አለኝ። ማለት ነው።

በነገራችን ላይ እንደ ኢትዮጵያ ሁለት አይነት የደሞዝ አካፋፈል ስነስርአት አለ። አንደኛ በግሪጎሪያል ካሌንደር በአውሮፓ ካሌንደር ወይ ደግሞ በኢትዮጵያ ካሌንደር እና እኔ ደሞዝ የማገኘው በኢትዮጵያ ካሌንደር ነው። በግሪጉሪያል ወይ በአውሮፓ ካሌንደር ሳይሆን። ስለዚህ ስለዚህ እኔ ደሞዝ የማገኘው በወሩ መጨረሻ በኢትዮጵያ ቀን አቆጣጠር ወይ በኢትዮጵያ የቀን አቆጣጠር መሰረት በ መቼ ነው የማገኘው በኢትዮጵያ ቀን አቆጣጠር በወሩ መጨረሻ ቀናት ነው የማገኘው እስከ ከሰላሳ በኋላ ወይም እስከ ሰላሳ ይቅርታ እስከ ሰላሳ ባሉ ጊዜያት ውስጥ በዛ ውስጥ ነው የማገኘው። ያ ደግሞ በጣም አስፈላጊ የሆኑ ጊዜያት ነው ከምንላቸው ውስጥ አንዱ ነው። ስለዚህ "በወሩ ደሞዝ በየትኛው ቀን ታገኛለህ?" የሚለው ቀኑ እስከ ሰላሳ ባለው ጊዜ ውስጥ ከሃያ ሰባት እስከ ሰላሳ ባለው ጊዜ ውስጥ በእነዚህ በሶስት ከሶስቱ ቀናት በአንዱ ውስጥ ደሞዝ የማገኝበት ቀን ነው። ይሄ በማን አቆጣጠር ነው በአውሮፓ አቆጣጠር ወይም በግሪጎሪያን አቆጣጠር ሳይሆን በኢትዮጵያ ካላንደር አቆጣጠር መሰረት ደሞዝ የማገኘው በወር በየትኛውም ወር ጳጉሜን አይጨምርም። ይቅርታ ያው ኢትዮጵያ ከአለም ለየት የሚያደርጋት አንዱ የራሷ የመቁጠሪያ እንትን ያላት ናት። ይሄም ደግሞ ሶስት የተለያዩ ምኖች አሏት እንትኖች አሏት። ስለዚህ ኢትዮጵያ በተቻለ መጠን የራሷን የምትጠቀም ናት እና ከካላንደሮዎች መካከል አንዱ ያ ነው ማለት ነው። እና ሶስት ካላንደር ካላንደር የራሷ ካላንደር ነው የምትጠቀመው። ስለዚህ በወሩ በመጨረሻ ይሄንን ታደርጋለች። ደሞዝ አገኝበታለሁ ከሃያ ሰባት እስከ ሰላሳ ባለው ጊዜ ውስጥ

ስጦታ በነገራችን ላይ ለሰው ልጅ ፍቅርንና አክብሮትን የሚጨምር ነገር ነው። ስጦታ መቀበል በጣም ጥሩ ነገር ነው። ደግሞ ይበልጥ መስጠት ደግሞ በጣም ደስ የሚያሰኝ ነገር ነው። እና ምን ይላል አንድ አባባል አለ፤ ለራስህ የምትፈልገውን ነገር ለጓደኛ አድርግለት የሚል አባባል ማለት ነው። እና እኔ ይሄንን እንደ መርህ አድርጌ እወስዳለሁ። እና በጣም ስጦታ ከመቀበል ይልቅ መስጠት ይበልጥ ያስደስተኛል። ማድረግ በጣም ያስደስተኛል። በተለይ እኔ በጣም የምፈልገውን ነገር ለጓደኛዬ ባደርግለት እመርጣለሁ። እኔ ቢቀነስብኝ ምንም አይመስለኝም ጓደኛዬ እንዳያጣ ጓደኛዬ እንትን እንዳይል ነው የምፈልገው። እና እኔ ምን እላለሁ ስጦታ መስጠት ትወዳለህ ለሚለው ጥያቄ አዎ ስጦታ መስጠት እወዳለሁ። ለኔ እንዲደረግልኝ የምፈልገውን ነገር ለራስህ ለሌላ ስል ለራስህ እንዲደረግ የሚፈልገውን ነገር ለጓደኛህ አድርግ የሚለውን እንደ መርህ አድርጌ ስለሚይዝ ምን እላለሁ እኔ ስጦታ መስጠት በጣም እወዳለሁ። ይመቸኛል። በቃ በጣም ነው እዬ ነው በቃ ስጦታ መስጠት በጣም እወዳለሁ። ፍቅርን ይጨምራል። አክብሮት ከፍ ያደርጋል። ለሰውየው ያለንን ቦታ ያው ፍቅራችንን የምናሳይበት ስለሆነ ስጦታ መስጠት በጣም ይመቸኛል።

በምን ትመገባለህ ለሚለው ጥያቄ ምግብ በተለያየ መልኩ ልንመገብ እንችላለን በትሪ ልንመገብ እንችላለን ሀበሻ የራሳችን የሆነ ባህል ያለን ሰዎች ነን ባህል ያለን ሰዎች ነን እና እኔ እንደ ሀበሻ ምመገበው በምንድነው ብዬ ስል? በሳህን በትሪ ሳህን እመገባለሁ በማንኛውም ሰዓት በሳህን ነው የምንመገበው እንጂ በደስታ አናቀርብም ከነነፍሱም አይቀርብም በስል በአግባቡ ተሰድሮ ተስተካክሎ በምን ይቀርባል በሳህን ይቀርባል ያንንን እንመገባለን ማለት ነው። እና በምን ትመገባለህ ለሚለው በሳህን የምግብ አይነት ይወስናል ለምሳሌ ፓስታ መኮረኒ ከሆነ ግን በሹካ ነው ልንመገብ የምንችለው ግን በሳህን ቀርብናል በሹካ እንመገባለን ማለት ነው። እንጀራ ከሆነ ወጣ ወጥ ከሆነ ግን ይቀርባል በእጃችን እንመገባለን ማለት ነው። ይሄን ይመስላል